አካባቢውን ይወዱታል የሚለው? አዎ አካባቢዬን በጣም እወደዋለሁ። አካባቢህን መውደድ ግዴታ ነው። ማለት አካባቢያችንን የምንጠላው በተለያየ መልክ ነው ወይም ፀባይ አየሩ በጣም የማይመች ከሆነ አካባቢዬን ልንሰድበው ወይም አካባቢዬን ላንወደው እንችላለን። ይሄ ማለት ለምሳሌ አካባቢያችን በጣም ቀዝቃዛ ከሆነ ካልሆነ ደግሞ በጣም ሙቀታማ ከሆነ ይሄ አካባቢዬን አልወደውም ልንል እንችላለን ማለት ነው። እና ከበዚህ ተጨማሪ ደግሞ በአካባቢያችን ላይ ደረቅ ከሆነ ውሃ የሌለበት ከሆነ። እንስሳዎችም ለማርባት የማይመች ከሆነ ከዛ ደግሞ እንደ ተራራ ለመኖር የማይመች ከሆነ አካባቢን ላንወደው እንችላለን። የኔ አካባቢ ግን በጣም ምርጥ ነው የሚገርም ነው ለመኖሪያው አብሮ በጣም የሚመች ነው ማለት ነው። እና ሰዎችን በዚህ መነባቡራቸውን እያካሄዱ እየወደዱት ይኖራሉ ማለት ነው። እና እኔ ያለሁበት በአራት ኪሎ ቤተ መንግስት መኖሪያ አካባቢ ስለሆነ ይሄ ቦታ በጣም ደስ የሚል ነው። ንጽህናውን የጠበቀ ነው በጣም ማራኪ ነው። በየሁልጊዜ መንገዶች በሙሉ ውሃ ይጠጣሉ መንገዶች በየቀኑ ሰራተኞች አሉ ያጸዱታል። አካባቢው በሙሉ በጣም ንጹህ ነው። ስለዚህ በጣም ንጹህ የሆነ ደግሞ እያንዳንዱ ሰው ከትልቅ ጀምሮ እስከ ትንሹ ሁሉን ይወዳል ማለት ነው ንጽህ ነገር የማይወድ ማህበረሰብ የለም። እና እኔም ንጹህ ነገር በጣም ነው የምወደው። ንጹህ ነገር ስንጠቀም አይ ሙራችንም ደስ ይለናል። በጣም አሪፍ የሆነ ነገርም እናገኝበታለን ማለት ነው። እና እኛ ሰዎች ንጹህ የሆነ እንውደድ ቆሻሻ የሆነ ነገር ግን ማስወገድ ይኖርብናል ማለት ነው። እና አካባቢያችንም ስንወድ አንደኛው አካባቢያችን ስንሄድ ደስታ ይሰማናል። ለምሳሌ እኔ ባለሁበት አካባቢ ሰዎች ለመዝናናት እኔ ወዳለሁበት አካባቢ ይመጣሉ ከተለያዩ ቦታዎች ማለት ነው። ስለዚህ ወደ እኔ የሚመጡበት ምክንያት ምን ስለሆነ ነው? አንደኛው አካባቢውን የተለያዩ ሻሻቴዎች አሉ ፏፏቴዎች የምንላቸው የውሃ በውሃ በዘመናዊ መልኩ አርቴፊሻል በአርቴፊሻል መልኩ የተሰሩ ፋፋቴዎች አሉ። በእነዚህ ፋፋቴዎች አእምሮአቸውን ሰዎች ለማዝናናት ከተለያዩ ቦታዎች ይመጣሉ ማለት ነው። ሌላው በአካባቢዬ ላይ ልዩ የመብራት መብራቶች አሉ። እነዚህ መብራቶች በጣም የሚገርሙ የሚያቆጠቁጡ ለሰዎች ታይቶ የማይጠገቡ የሚገርሙ ናቸው። ስለዚህ ይሄ ደግሞ ኢትዮጵያ ውብ እንዲትሆን አካባቢ ኢትዮጵያ ቀርቶ አካባቢን በጣም ውብ እንድትሆን ካደረጓት ነገሮች እንደዚህ ይመስላሉ ማለት ነው። እና እነዚህ ነገሮች አካባቢን በጣም ምርጥ አድርገውታል። ጥሩ ጠረንም እንዲቆየው አድርገውታል ማለት ነው። ስለዚህ አካባቢ እኔ በጣም ምርጥ ነው ብዙ ሰውም ለመኖሪያ ቀርቶ ለጎብኝት ራሱ የሚመጣበት አካባቢ ነው ያለኝ ማለት ነው። ሰዎች አካባቢያቸውን ምርጥ የማድረግ ስራ የራሳቸውንም ማን መጥቶ አካባቢያችንን ሊሰራልን ወይም አካባቢያችንን ሊያጠራልን አይችልም። እኛ ነን ራሳችንን አካባቢያችንን ማንጻትም ሆነ ማቆሸሽም የምንችለው። ስለዚህ አከባቢያችንን እኛ በቻልነው መጠን ጽዳቱን የጠበቀ ብናደርገው ጥሩ ይመስለኛል። ስለዚህ የኔ አካባቢ በጣም አሪፍ ነው። እና በጣም ጠረኑ የጠበቀ አካባቢ ነው ያለኝ እና እንደዚህ በመሆን። ወዳለን የተረጋጋ ፀባይ አየር ያሉበት ቦታዎች እንወዳለን ስለዚህ የኔ አካባቢ ደግሞ ፀባይ አየርን በጣም ምርጥ የሆነ ስለሆነ ለሰዎች እይታ በጣም ጥሩ ነው እኔ እራ እኔ ራሱ በጣም ነው የምወደው አካባቢ ስለዚህ በጣም ስለምወደው ደስ ይለኛል ማለት ነው። በዚህ አካባቢ ልዩ ፍቅር ልዩ ችሎታ አለኝ ማለት ነው። እና ሰዎች አካባቢያቸውን የሚወዱት አንደኛው የአካባቢውን ፀባይ አየር በጣም ምርጥ ከሆነን ነው። ስለዚህ የአካባቢውን ፀባይ አየር አስጠሊ ከሆነ ግን ማን ማንኛውም አካል ሊወደው? የአካባቢ ምርጥ የሆነ ነው ያለኝ ማለት ነው። ስለዚህ አካባቢያችን ያማረ እንዲሆን ደግሞ ማድረግ ካለብን ተግባሮች አንደኛው አካባቢያችንን ውሃን ማጠጣት ውሃ ማጠጣት በጣም ጥሩ ነው። ሌላኛው ውሃ የምናጠጣው ደግሞ አትክልቶች ሊኖሩ ይገባል። ስለዚህ አትክልቶች ካሉ። መንገዶችን ከተሰሩ በዘመናው መልክ ጥራት ባለው ነገርን ሲሰሩ አካባቢያችን በጣም ያምሩብናል እና ለሰዎችም መጥተው ጉብኝትን አድርገው በዛ ቦታ ተዝናንተው እንዲሄዱ ደስ ይላቸዋል ማለት ነው

ቡና መፍጨት ታውቃለህ? የሚለው አዎ ቡና መፍጨት አውቃለሁ ቡና በኢትዮጵያውያን በጣም በብዛት ከሚገኙ ሀገር በቀል ከሚባሉ አትክልቶች አንዱ ሲሆን በአብዛኛው ማህበረሰብ በኢትዮጵያ በብዛት ይገኛል ማለት ነው እና በተለይ በኦሮሞና በትግሬ እንዲሁም በአማራ ክልሎች በጣም ታዋቂና ባህል መሰረት ያደረገ ልዩ የሆነ እንደ ሻይ የምንጠቀመው መጠጥ ነው ማለት ነው እና ቡና በጣም አስፈላጊ ነው ለጤንነታችንም ወሳኝ ነው እና ቡና ከሚሰጣቸው የተለያየ ጥቅማ ጥቅሞች አንደኛው ቡና ስንጠጣ አይሞራላችንን ይታደሳል ከዛ በጣም ንቁ እንድንሆን ያደርገናል ማለት ነው እና ሰዎች ስራ ሰርተን ከደከምን በኋላ ቡና ብንጠጣ አዲስ ጉልበት ይዘን እንደ አዲስ አእምሮአችንን ይሰራል ማለት ነው ከዛ ደግሞ ስራችንን በአግባቡ እንድንዋጣ ለብዙ ሰዓታትም ያለ ድብርት እንድንቆይ ያደርገናል ቡና ስለዚህ በጣም ከፍተኛ የሆነ ጥቅም አለው ማለት ነው ይሄ ያደረገበት ምክንያት ደግሞ ቡና በውስጡ ካፊን የተባለ ንጥረ ነገር አለው ስለዚህ ይሄ ካፊን የተባለ የሰውን አእምሮ የሚያነቃቃ ነው ስለዚህ አእምሯችንን በደንብ ነቅቶ ለብዙ ሰዓታትን በ ያለ ታኬት ወይም ያለ ድካም እንድንሠራ ያግዘናል ብዙ እናቶችና ብዙ አባቶች ኢትዮጵያውያን እንደ ባህል ይቆጠራል ማለት ነው እያንዳንዱ ቤት ቡና ይፈላል እና ቡና ደግሞ በኢትዮጵያ ባህል ሶስት ጊዜ ይጠጣል በአንዴ ማለት ነው እነዚህ ደግሞ ቡና የምንጠጣቸው ሶስት ነገሮች ደግሞ አቦል ባራካ እየተባሉ ይጠራሉ ማለት ነው እነዚህ ስለዚህ በእነዚህ እየተጠሩ ሶስት ጊዜ ይጠጣል ይሄ በባህል መሰረት ነው አሁን አሁን ግን ይሄን የመሰለ አካሄድ እየቀረ ነው ብቻ አንድ ጊዜ ብቻ በቀን የሚጠጡ ሰዎች አሉ ሁለት ጊዜም የሚጠጡ አሉ ሶስት ጊዜም የሚጠጡ ሰዎች አሉ እና እኔ በቀን የምጠጣው አንድ ጊዜ ነው ማለት ነው ቡና መፍጨት በጣም ቀላል ነው ካወቅንበት ማለት ነው እና ቡና በሁለት መልኩ መፍጨት ይቻላል አንደኛው በኤሌክትሪክ ማለት ነው በኤሌክትሪክ በጣም ብዙ ቡና በአንዴ ፈጭቶ የሚሰጠን ነው ማለት ነው ይሄ ደግሞ ከማንም በላይ የተሻለ በቴክኖሎጂ ታግዘን የምንሰራው ምርጥ የሆነ መተድ መንገድ ነው ማለት ነው ሌላኛው ቡና መፍጨት ደግሞ በባህላዊ መልክ ሲሆን በእጃችን እየመታን ወይም በእንጨት ሊሆን ይችላል ወይም በብረት መልክ ሊሆን ይችላል ስለዚህ በብረት መልክ ቢሆንም በእጃችንን እየመታንን ወደ ትናንሽ የምንቀይረው ማለት ነው የምንፈጨው ስለዚህ ቡና መጀመሪያ ከመፈጨቱ በፊት መቆላት አለበት መጀመሪያ ይታጠባል ቡናው እንደታጠበ ይደርቃል ከዛ በደንብ ከደረቀ በኋላ ምን ይደረጋል ወደ እሳት ይጣልና እንዲድ እንዲቆላ ይደረጋል ማለት ነው ከዛ ተቆልቶ ብዙ ደቂቃ ሳይቆይ ወይም በደንብ ሙቀቱን ሳይለየው ይፈጫል ማለት ነው እና መፍጨት የድሮ እናቶቻችን ቡና የሚፈጩበት ባህላዊ በሆነ መንገድ በእንጨት ወይም በብረት አድርገው ነው የሚፈጩት ማለት ነው አሁን አሁን በከተማ ያለው ማህበረሰብ ግን ቴክኖሎጂን ታግዞ ዘመናዊ በሆነ መልኩ እየሠራ ይገኛል እና ይሄ ደግሞ በኤሌክትሪክ ሲሆን ብዙ ሰዓትን የሚፈጅብንና ብዙ ጉልበትን የሚያወጣን የነበረው በአጭር ጊዜ እንዲሰራ እንዲሳካልን ያደርጉታል ማለት ነው ይሄ በጣም ምርጥና ጥሩ ሊያስኬደን የሚችል ነገር ነው ስለዚህ ቡና በቤታችን ይፈጫል እኔም ቡና መፍጨትን አውቃለሁ ቤተሰቦቼም መፍጨት ያውቃሉ ስለዚህ ቡና በኢትዮጵያውያን እንደ ባህል መሰረት ነው እያንዳንዱ ሰው ቡና መፍጨትን ያውቅበታል ቡና መፍጨት እኔ ደግሞ በደንብ አድርጌ አውቃለሁ ቡናም ራሴን ፈጭቴ ፈጭቼ ራሴን እጠጣለሁ ማለት ነው

ውሳኔ መስጠት ትችላል የሚለው ውሳኔ መስጠት ሰዎች ከሰዎች ለሰዎች ሊለያይ ይችላል። ምክንያቱም አንዳንድ ሰዎች ሀላፊነታቸውን በአግባቡ የሚወጡ እና የተለያዩ ሀላፊነትን ለመወጣት ትልቅ ሚና የሚጫወቱ ሰዎች ውሳኔን መስጠት ለእነሱ በጣም ቀላል ነው ማለት ነው። እና ውሳኔ ለመስጠት አንደኛው ቆራጥ መሆን ይገባል ምክንያቱም ሁለት ልብ ሆነን በራሳችንን ማንተማመን ከሆነ ውሳኔ ወስነን ደግሞ ሊፈርስብን ይቻላል። ሊበላሽብን ይችላል እያልን ውሳኔያችንን እያጣመምን ወይም እናስቀረዋለን ማለት ነው። ይሄ ግን መሆን የሌለበት በጣም ከባድ ነገር ነው። እያንዳንዱ ሰው ውሳኔ መወሰን ውሳኔ መስጠት የለመደው ዝም ብሎ ከመሬት ተነስቶ አይደለም። ልምምድን አድርጎ ሰዎችን ውሳኔን እንዴት አድርገው ይሰጣሉ? ለምሳሌ አንድ የድርጅት ባለቤት ውሳኔን ሊሰጥ ከፈለገ ስለ ድርጅቱ መጀመሪያ ስለ ድርጅቱ ማጥናት ይጠበቅበታል። ከዛ ደግሞ የሚወስነውን ውሳኔ ትክክለኛነቱ ደግሞ ደጋግሞ ማረጋገጥ ይጠበቅበታል። ምክንያቱ አንዴ ውሳኔ ከሰጠን ሁለተኛ ደግሞ ለማስተካከል በጣም ይከብዳል። ምክንያቱም ለማስተካከል የማይመች ምክንያት አንደኛው ደንበኞችና ሰራተኞችን ያውቁብናል ሁሉ ነገር ሰው ይሰማዋል ማለት ነው ሁለተኛ ጊዜ ስናስተካክል ግን ተቀባይነት ላይኖረን ይችላል። ምንድነው ይሄ ሰው አንድ ጊዜ ውሳኔ ወስኖ የማያበቃ የሚባል ነገርም ሊመጣብን ይችላል ማለት ነው። እና ውሳኔ መስጠት ለሰው ልጆች በጣም አስፈላጊ ነው። ያለ ውሳኔ ምንም ነገር የሚሆን ነገር የለም። ለምሳሌ አንድ ሰው ትማራለህ ወይስ አትማርም? ብንለው ቀጣይ አመት ወይ እማራለሁ ወይም አልማርም ማለት አለበት። እኔ እንጃ እያለ ጊዜውን የሚያራዝም ከሆነ ግን ይሄ ሰው በተለያዩ ነገሮችን ገብቶ ውጤታማ ላይሆን ይችላል። ስለዚህ እኛ ሰዎች ውጤታማ ለመሆን ግዴታ ውሳኔዎችን በሚገባ መወሰን ይገባናል። ስለዚህ እኔ ደግሞ ውሳኔ መስጠት በጣም ነው የምችለው። የቻልኩበት ምክንያት ደግሞ ከብዙ ነገር ተምሬ ነው። ዝም ብዬ ከመሬት ተነስቼ የቻልኩት ሳይሆን ብዙ ሰዎችን ውሳኔ ሲወስኑ ተመልክቼ ነበር። እንዴት ይወስናሉ? ለመስጠት ሲፈልጉስ? ምን አይነት ቅድመ ዝግጅት ያደርጋሉ? ብዬ የነሱን ጥናት አጠናለሁ ማለት ነው። ከዛ ያጠናሁትን ጥናት እመዘግበዋለሁ። ምን አይነት እውነት አለው እነሱ በሰጡት ውሳኔስ ከዚህ በፊት የተጎዳ አለ ወይ? የሰጡት ውሳኔስ ፈርሷል። ወይስ እስካሁን አለ የሚለውን በጣም በሚገባ መልኩ አብራርቼ አጣራለሁ። ማለት ነው ከዛ በኋላ ወደ ራሴ እተረጉመዋለሁ እኔ የራሴ ውሳኔ መስጠት በጣም የሚቀለኝ ምክንያት በደንብ አስቤ ነገሮችን መርምሬ ስለማደርገው ማለት ነው። እና እያንዳንዱ ሰው ደግሞ ውሳኔ መስጠትን ሲፈልግ ያሉትን ነገሮችን መርምሮ በስርዓት የሚያዋጣውን አይቶ በደንብ አስታውሎ መስጠት ይገባዋል። ስለዚህ ሁለተኛ ውሳኔ መስጠት ለብዙ ሰዎች ቀላል አይደለም። የሚከውዳቸው ሰዎች አሉ እነዚህ ደግሞ በልጅነታቸው የሆነ ነገር ሲያደርጉ ተው እየተባሉ ያደጉ ልጆች ከሆኑ ቀጣይ አድገውም ውሳኔ ለመወሰን በጣም ይፈራሉ ማለት ነው። ለምሳሌ አንድ ህፃን ለመጫወት ሲፈልግ አትጫወት እየተባለ ካደገ ይህ ህፃን ፈሪ ይሆናል። በራሱ መወሰን አይችልም ቤተሰቦቹ ፍቃድ የሚወስኑለት ስለሆነ ማለት ነው። እና ሲያድግም ውሳኔ መስጠት አይችልም። ስለዚህ ህፃናትን በአግባቡ ውሳኔን ራሳቸውን እንዲወስኑ አድርገን ማሳደግ የኛ ሀላፊነት መሆን አለበት። ስለዚህ ወደ መጨረሻ ሀሳቤ ለማጣነቀቅ ሲሄድ ውሳኔ መስጠት ትችላለህ ለሚለው ጥያቄ አዎ ውሳኔ መስጠት እችላለሁ። ከዚህ በፊት በጣም ብዙ ውሳኔዎችን ሰጥቼ አውቃለሁ አሁንም ውሳኔዎችን እያጣራሁ ነው እነሱም ውሳኔ ከተወሰነ ጊዜ በኋላ እሰጣለሁ ማለት ነው

እኔ በጣም የምወደው ወቅት ብዙ አይነት በኢትዮጵያውያን አራት አይነት ወቅቶች አሉ። እነዚህ ወቅቶች ደግሞ የመጀመሪያው በመስከረም ጀምሮ እስከ ታህሳስ ያለው ወቅት የመኀር ወቅት ተብሎ ይታወቃል። ይሄ የመኅር ወቅት የሚባለው የተለያዩ አዝርዕትን ተዘርተው ቆይተው ወደ ፍሬ ደርሰው ታጭደው በአውድማ በአውድማ ተጥለው ከዛ ወደ ቤት የሚገቡበት ስለሆነ ይሄ ወቅት ምን ይባላል የመኅር ወቅት ይባላል ማለት ነው። ምክንያቱም አዝርዕቶችን ወደ ፍሬ አፍርተው ወደ ቤት የሚገቡበት ወቅት ስለሆነ ማለት ነው። እና ከታህሳስ ጀምሮ እስከ ሀጋይ ያለው ደግሞ ሙሉ ሀጋዮን ደግሞ ሀጋይ እየተባለ ይታወቃል። ይሄ እስከ ግንቦት ያለው ወቅት ማለት ነው እስከ ግንቦት ያለው ሀጋይ ይባላል ሀጋይ የተባለበት ምክንያት ደግሞ ይሄ ወቅት በዚያ ወቅት ምንም አይነት ተክሎችን ውሃ አያገኙም። ከዛ ደግሞ ዝናብም በተፈጥሮ በኢትዮጵያውያን አይጥልም ማለት ነው በዚህ ወቅት። አልፎ አልፎ ሊጥል ይችላል እንደየሁኔታው እንደየጸባይ አየሩ ማለት ነው። ግን ይሄ ግን አብዛኛው ጊዜ የተለመደ አይደለም። እና ሀጋይ እየተባለበት ምክንያት ደግሞ ዝናብም ስለማይጥል አዝርዕቶችም ስለሚደርቁ የተለያዩ በበረሃ የሚበቅሉ የሚያቆጠቁጡ የነበሩትን የሚደርቁበት ወቅት ስለሆነ ሀጋይ ወቅት ይባላል ማለት ነው። ሶስተኛው ወቅት ደግሞ ከግንቦት እስከ ሰኔ ያለው ወቅት ደግሞ ምን ይባላል ዘመነ- በልግ ይባላል ማለት ነው። የበልግ ወቅት ይባላል። ይሄ በልግ የተባለበት ምክንያት ደግሞ ዝናብን መጣል የሚጀምርበት እንዲሁም አዝርእትን መብቀል የሚጀምርበት ወቅት ስለዚህ ስለሆነ ይሄ ወቅት እንደዚህ ሊባል ችሏል ማለት ነውና። በዚህ ጊዜም አንዳንድ አዝርእቶችም ይዘራሉ እንደምሽላ ዳጉሳ የመሳሰሉ የእህል አይነቶችን ይዘራሉ ማለት ነው ስለዚህ ይሄ በልግ ወቅት በጣም ጥሩ ነው እና የመጨረሻው አራተኛው የወቅት አይነት ደግሞ ከ ከሰኔ ሀምሌ ጀምረን ከሀምሌ ጀምረን እስከ መስከረም አካባቢ እስከ መስከረም ሃያ ሰባት ያለው ወቅት ደግሞ ምን ይባላል ክረምት ይባላል ማለት ነው። ይህ ክረምት የተባለበት ደግሞ የተለያዩ መብረቅ ነጎርጓድ ዝናብ የሚታይበት ወቅት ስለሆነ ማለት ነው። በዚህ ጊዜም የተለያዩ ስራዎች ለመስራት በጣም የሚከብድበት ወቅት ነው። ምክንያቱም ሙሉ ቀን እየዘነበ የሚውልበት አካባቢዎች አሉ። ሙሉ ቀን ደመና ነጎድጓድ የሚሸፈንበት ወቅቶች አሉ። እና በዚህ ጊዜ ደግሞ ምድርን ውሃን የሚሞላበት፣ ምድርን ውሃ ማመንጨት የሚጀምርበት፣ ደርቀው የነበሩ ወንዞችን እንደ አዲስ ደግሞ እንደ አዲስ ውሃ የሚያፈልቁበት ወቅት ነው። ስለዚህ ይሄ በኢትዮጵያውያን ሁል ጊዜ የዝናብ ወቅት ነው። አንድ ጊዜ እንኳን ደርቆ አያውቅም። ይሄ የተፈጥሮ ራሱ በጣም የምናደንቅበት ልዩ የሆነ ሚስጥር ነው ማለት ነው። እኔ ከእነዚህ ወቅታቶች በጣም የምወደውና በጣም ደስ የሚለኝ ወቅት ቢኖር ክረምት ነው። ክረምት በጣም የወደድኩበት ምክንያት አንደኛው መሬትን ደርቆ የነበረ ሚለመልምበት ምድርን በሙሉ ወደ አረንጓዴ የሚቀየርበት ስለሆነ ለአይናችን በጣም የሚያምር ነው። ሌላኛው ደግሞ በዚህ ወቅት እንስሳዎችን የሚበሉበትን የሚበሉበትን ሳር ደርቆ የነበረው ይለመልማል፣ ይቆጠቁጣል ማለት ነው በዚህ ጊዜ እና እንስሳትም የሚጠግቡበት ስለሆነ ማለት ነው። ሌላኛው ደግሞ ገበሬዎች አዝዕርታቸውን ደግሞ ዘርተው በጣም ጥሩ የሚሆንበት ስለሆነ ማለት ነው። በሌላው ከሁሉ ክረምትን የወደድኩበት የክረምት ወቅት የወደድኩበት ምክንያት ደግሞ በክረምት ጊዜ የኔ እረፍት ነው። እና እረፍቴ ስለሆነ ደግሞ በጣም እንድወደው አድርጎኛል። በእረፍት ጊዜ ደግሞ ቁጭ ብዬ የተለያዩ የእረፍት ስራዎችን እሰራለሁ ማለት ነው። ስለዚህ እኔ ከእነዚህ አራቱ ወቅቶች ከሀጋይ በልግ እንዲሁም መኸር፣ ክረምት፣ ከእነዚህ ወቅታቶች በጣም የምወደው ወቅት እኔ ክረምት ወቅት ነው

"ስንት ትራስ ትጠቀማለህ?" የሚለው፤ በቤቴ ውስጥ አራት ትራሶች አሉ። በሰፏችን የሚገኙ ማለት ነው፤ እና እነዚህ ደግሞ ተቀምጠን ወገባችንን እንዳያመን የምንጠቀምባቸው ናቸው ማለት ነው። ምክንያቱም ብዙ ሰዎች ሲቀመጡ ወገባቸውን የሚደክማቸው ሰዎች አሉ። ምክንያቱም ወገባችንን ቀጥ ያለ ስላልሆነ ትንሽ ወደ ውስጥ ገባ ያለ ስለሆነ ስለዚህ የድካም ስሜት እንዲሰማን ያደርገናል ማለት ነው፤ ስለዚህ በመቀመጫዎች ወንበሮች በሶፋዎች ማለት ነው አራት ትራሶች አሉን ማለት ነው። እና እነዚህ አራት ትራሶች እኔ የምጠቀመው አንዱ ነው። ስቀመጥ አንድ ብቻ ትራሴን በወገቤ አስደግፌ ቁጭ እላለሁ ማለት ነው፤ እቀመጣለሁ። ሌላው ደግሞ እኔ ትራስህን የምትጠቀመው በመኝታዬ ነው። በመኝታ ክላሴን ሁለት ትራሶች አሉ። እና እነዚህ ሁለት ትራሶች መኝታው ለሁለት ለሶስት ሰው የሚበቃ ስለሆነ ሁለት ትራስ ይደረግበታል፤ ይደረግበት እንጂ እኔ የምጠቀመው አንዱ ትራስ ብቻ ነው። ምክንያቱም አንደኛው ትራስ ምንም አያደርግም፤ በጣም ከፍ ያለ ስለሆነ ሁለቱ በአንድነት ካደረኩት ግን አንጌቴም ሊበላሽ ወይም አንጌቴን ሊያመኝ ይችላል ማለት ነው። ሰዎች ትራስ የሚወዱና ትራስ የማይወዱ ሰዎች አሉ። ሁሉ ሰው ትራስ አይወድም። ይሄ የሆነበት ምክንያት ደግሞ ከድሮ ከህፃንነቱ የነበረው አካሄድ ነው ማለት ነው፤ እና ሰዎች ትራስን የሚወዱበትና ትራስን የማይወድበት የራሳቸው መንገድ የራሳቸው የሆነ አካሄድ አለባቸው፤ እና እኔ ሁል ጊዜ ትራስን አንድ እጠቀማለሁ። ሁለት ትራስ የሚጠቀሙ ደግሞ በጣም ከወገባቸው በላይ ቀና ብለው መተኛት የሚመርጡ ሰዎች አሉ። እነዚህ የሚጠቀሙት ትራስ ሁለት አይነት ትራስ ሊጠቀሙ ይችላሉ ማለት ነው። እና እነዚህ ሁለት አይነት ትራሶች ደግሞ በጣም ውስጥ ያለው ነገር በጣም ከፍ ያለ ከሆነ አንድ ይበቃል። ውስጥ ያለው ስፖንጅ ግን ትንሽ ቀነስ ያለ ከሆነ በመጠኑ አንዴ ሁለት ቢያደርጉትም ይሻላል ማለት ነው። ግን የኔ የውስጡ የትራሱ ስፖንጅ መካከለኛ ስለሆነ ለአንገት የሚመች ሆኖ ስለተሰራ በጣም ምርጥ ነው። ትራስ አድርጌ ደግሞ እተኛለሁ ማለት ነው። አብዛኛው ጊዜ ሰዎች ትራስ ካላደረጉ እንቅልፍ የማይመጣቸው ሰዎች አሉ። ግዴታ እንቅልፍ እንዲወስዳቸው ትራስ መጠቀም ያለባቸው ማለት ነው። እኔ እኔም ከእነዚህ ሰዎች አንዱ ነኝ። ትራስ ካልተጠቀምኩኝ ወደ አይኔ እንቅልፍ ምንም ዞር አይልም። ይሄ የሆነበት ምክንያት ደግሞ በህፃንነቴ ትራስን እየተጠቀምኩኝ ስላደግኩኝ ወደ ሰው ቤትን ሄጄ ባድር እንኳን ትራስን እጠይቃለሁ "ትራስ አላችሁ ወይ? እኔ ያለ ትራስ መተኛት አልለመድኩም" ብዬ እናገራቸዋለሁ ማለት ነው። እና እነዚህ ትራስ የማይወዱ ሰዎች ግን ገና በህፃንነታቸው ይሆን በወጣትነታቸው ትራስን ስላላደረጉ በቃ ይሰማቸዋል ደስታ ይሰማቸዋል እንዲያውም ትራስ ሲያደርጉ የማይተኙ ሰዎች አሉ የማይመቻቸው ማለት ነው። ዝም ብለው ለጥ ብለው የሚተኙ ማለት ነው፤ እና ትራስ በጣም አስፈላጊ ነው እንደየሰው ማለት ነው። እኔ የወደድኩበት ምክንያት ትራስ አንደኛው ትራስ ተምችታለሁ በጣም ጥሩ ነው። እያንዳንዱ ትራሶችን አብዛኛው የምናውቃቸው ትራሶችን ውስጣቸው ስፖንጅ ነው። ስፖንጅ ደግሞ በተፈጥሮሩ ለስላሳ ስለሆነ ምንም የሚጎረብጥ ነገር ስለሌለው ይመቸናል ለመተኛት ጥሩ እንቅልፍ እንዲመጣን ያግዘናል ማለት ነው። አንዳንድ ሰዎች ደግሞ ትራስን ሲቀ ሲ ሲይዙ እንቅልፍ የማይመጣቸው ሰዎች አሉ። እንደነዚህ ሁላ ያሉ ሰዎች ግን ትራስን ባይቀ ባይጠቀሙ የተሻለ መስሎ ይሰማኛል፤ እና "ስንት ትራስ ትጠቀማለህ?" ለሚለው፤ በቁጭ በሚልበት በሚቀመጥበት ቦታ አንድ ትራስ እጠቀማለሁ። በምተኛበት በመኝታ ክላሲየም አንድ ትራስ እጠቀማለሁ ልል እወዳለሁ ማለት ነው።

በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው? በቀን ሰዓት እኔ ከስድስት እስከ ስምንት ሰዓት ያህል እያንዳንዱ ተግባራዊዎችን በስልክ እጠቀማለሁ ማለት ነው። እና ሰዎች ስልክ አጠቃቀማቸውን ማወቅ ይኖርባቸዋል አንዳንድ ሰዎች ሙሉ ቀን ስልካቸውን እየጎረጎሩ ስልካቸውን እየፈተሹ የሚውሉ አሉ አይናቸውን እስኪፈዝ ድረስ ማለት ነው። እና ስልካችንን የምንጠቀምበት ለጥሩ ነገር መሆን አለበት። የማይጠቅመን እንደ ቲክቶክ እንደ ፌስቡክ ዝም ብለን ማንሰራበት ሰውን የሰራውን እየተመለከትን የምንውል ከሆነ ግን ይሄ አይናችን ማፍሰዝ ነው ሌላ ደግሞ ጊዜያችንን ማቃጠል ነው ማለት ነው። እና እኔ በቀን ውስጥ ስልክ የምጠቀመው ከስድስት እስከ ስምንት ሰዓት ያህልን ስልኬን እጠቀማለሁ ማለት ነው። እንደዚህ የሆነበት ምክንያት ደግሞ እኔ የተለያዩ ስራዎቼን የተለያዩ ትግበራዊዎችን በሞባይሌን ስለምሰራ ማለት ነው። በስልኬ ነው የምጠቀመው ለምሳሌ አሁን እያደረኩት ያለሁት የሳይለንሲዮው ቮይስ ኤአይ በስልኬ ነው እየተጠቀምኩት ያለሁት በስልኬ ቀርጬ ድምጽን ሪከር አድርጌ እየሰጠሁኝ ያለሁት ማለት ነው። እና ይሄ ደግሞ ጥራት ጥራት ያለውን ቀረጻ እንዳደርግ የሚያግዘኝ በጣም ስማርት ጥሩ የሆነ ስልክ አለኝ ማለት ነው። ስለዚህ ይሄ ውጤታማ እንደሆን ወደ ስድስት ከስድስት እስከ ስምንት ያህል ሰዓት ስልኬን እጠቀመዋለሁ ሊል እወዳለሁ። እና ሰዎች ስልካቸውን ሙሉ ቀን የሚጠቀሙ ሰዎች አሉ። አልፎ አልፎም ስልካቸውን የማይጠቀሙ ሰዎችም አሉ። ይህ እንደየሰዎቹን ሊለያይ ይችላል። እኔ አሁን አሁን እናቴ ስልክ አትጠቀምም ብትጠንቀም በቀን ሰላሳ ደቂቃ ወይም አርባ ደቂቃ ነው ቢበዛ ማለት ነው። አባቴም እስከ በቀን በአንድ ሰዓት ወይም ሁለት ሰዓት ሊጠቀም ይችላል። ስለዚህ ይሄ የድሮ አባቶቻችን ትላልቆችን የሚጠቀሙበት በቀን የሚጠቀሙበት ሰዓት ማለት ነው አሁን እናቴ ከሰላሳ እስከ አርባ ደቂቃ ትጠቀማለች በቀን አባቴ ደግሞ ከአንድ ሰዓት እስከ ሁለት ሰዓት ይጠቀማል ማለት ነው። ሌሎች ሰዎችም ሙሉ ቀን የሚጠቀሙ አሉ ጭራሽ ስልክም ይዞ የማያውቁ አንዳንድ የገጠር ማህበረሰቦችም ሊኖሩ እንደሚችሉ አንዳንድ ጥናቶችን ያመለክታል ማለት ነው። እና እኔ በቀን ወደ ከስድስት እስከ ስምንት ሰዓት ስልኬን የሚጠቀምበት ምክንያት አንደኛው የተለያዩ ኮርሶችን በኦንላይን እከታተላለሁ ስለዚህ በኦንላይን በኢንተርኔት ስከታተል ደግሞ ቦሞባይሌ ነው። አብዛኛው ጊዜ አንዳንዴ በላፕቶፔ ልጠቀም እችላለሁ ግን ይሄ ላፕቶፕ አልፎ አልፎ ነው እንጂ ሁል ሁል ጊዜ አይደለም። ስለዚህ ምክንያቱ እሱ ባትሪን ይጨርሳል ከዚያ ደግሞ እንደየፍላጎታችን ደግሞ ከቦታ ወደ ቦታን በቀላሉ እንደ ስልክ ይዘነው በኪሳችንን ለመንቀሳቀስ ለማይመች ማለት ነው። ሌላ ደግሞ እኔ ስልኬን ከስድስት እስከ ስምንት የምጠቀምበት ምክንያት የተለያየ መስመር ዜናዎች ዜናዎችና የተለያዩ የመስመር ግዢዎችን በስልኬ እፈጽማለሁ ማለት ነው። ስለዚህ በዚህ ምክንያት እኔ ስልኬን ረዘም ላለ ሰዓት እንዲጠቅም ያደረገኝ ማለት ነው። ሌላኛው የተለያዩ ትምህርታዊ የሆኑ ቪዲዮዎችን በስልኬ ስለምመለከት ይሄም እንድትጠቀመው አድርጎኛል። ከእነዚህ ከጠቀስኳቸው ግን ዋናኛ ነገር ግን ከስድስት እስከ ስምንት በቀን እንድጠቀመው ያደረገኝ ስልኬ የተለያዩ ስራዎችን በኦንላይን ስለምሰራ ማለት ነው። ስለዚህ ኦንላይን ስራዎች ደግሞ አብዛኛው እኔ የማከናውነው በላፕቶፒ ሳይሆን በሞባይሌ ነው ማለት ነው ወይም በስልኬ ነው። ምክንያቱም ስልክ ይዘን ለመንቀሳቀስ ቀላል ነው ባትሪም ደግሞ ረዘም ላለ ሰዓት ስለሚቆይልኝ እኔ የምመርጠው ስልኬ ነው ከላፕቶፔ ማለት ነው። ስለዚህ ወደ ሀሳቡን ወደ ማጠናቀቅ ሲሄድ በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው በቀን ከስድስት እስከ ስምንት ሰዓት ያለውን ስልኬ በቀን እጠቀመዋለሁን በሃያ አራት ሰዓት ውስጥ ማለት ነው

ይሄ ጥያቄ የሚለው ከልጅነትህ የምትዘክረው ነገር አለ? ይላል ግን የሆነ ስህተት ይታይበታል የቃላት ስህተት ማለት ነው ከልጅነትህ ሳይሆን በልጅነትህ ቢሆን በጣም ጥሩ የሆነ ትክክለኛ አማርኛ ሊሆን ይችላል እና በልጅነትህን የምትዘክረው ነገር አለ? ለሚለው ጥያቄ አዎ በጣም በርከት ያለ በልጅነቴ ያደረኩት ነገር የማስታውሰው አለ ከእነዚህ በልጅነቴ ከምዘክራቸው ነገሮች ደግሞ አንደኛው ከጓደኞቼ ጋር ሆኒ ሆኜ ኳሴን የተጫወትኩበት ወቅት በጣም ማረሳው በሄድኩበትን ጓደኞቼን ባገኘኋቸው ቁጥር ማስታወሰው ተግባር ነው ማለት ነው እና በልጅነታችንን ኳስን እየተጫወትን እየወደቅን ሰዎችን እየመቱን ጎልን እያስገባን እያስቆጠርን እየተደሰትን እየጨፈርን እንዲህ ሁሉ ያሳለፍኩት የልጅነቴ ጊዜ በምንም ተአምር በአሁን ጊዜ የማላገኘውና ሁል ጊዜ እሱን ሳስታውስ በደስታ ምዋጥበት መንገድ ነው ማለት ነው እና ሰዎች በልጅነታቸው የሚዘክሩት በጣም ብዙ ነገር ይቆያል እንዲያውም እኔ በልጅነቴ ከሚያስታውሰው ጨዋታዎች ወንዜን ወንዝ ወንዝ ሄደን ሶስት አራት ሆነን እየዋኘን የምንውልበት ጊዜ ነው ማለት ነው እየዋኘን እየቦረጨቅን በውሃ ውስጥ ብዙ ህይወት አሳልፈናል እና ይሄ በጣም የሚገርም በጣም ደስ የሚል ነው ማለት ነው ይሄ አሁን ወንዝ ሄደን ትላልቅ ሆነን ወደዛ ላይ መሄድ አሁን ጊዜም የለንም እፍረትም ይሰማናል በልጅነታችን ግን ምንም እፍረት ነገር የሚባል የለም ምንም ምናፍረው ሰው የለም ራቁታችን ነው ምንገባም የሀፍረት ስሜትም አይሰማንም ምክኛቱም የምናውቀው ነገር ስለሌለ ማለት ነው እና ይሄ በልጅነታችን አይምሮአችን ንጹህ ንጹህ ነው ምንም ነገር እንከን የለውም ምንም ጉድፍ የለውም ማለት ነው እና በልጅነታችንን የምናስታውሰው ብዙ ነገር አለን ሌላኛው በልጅነቴ እኔ የሚዘክረው ነገር ቢኖር በሁለተኛ ክላስ እየተማርኩኝ እያለሁኝ አንዲት መምህር በጣም ከባድ ቅጣት ቀጥታኝ ነበር ወገቤን መታኝ ነበር እና ይሄ ደግሞ በልጅነቴን ከተደረገብኝ የተለያዩ ጉዳቶችን የማረሳው ሁሌን ከአይኔን የማይለይ የልጅነት ታሪኬ ነው ማለት ነው እና በልጅነታችንን ብዙ ነገር ሰርተናል አስተዳደጋችን ይወሰናል እኔ ያደኩበት በገጠር ማህበረሰብ ስለሆነ በልጅነቴ የተለያዩ የገጠር ሰዎችን የገጠር ልጆችን ሊሠሩት የሚችሉ ተግባራትን እያከናወንኩኝ ያደግኩኝ እና ሰዎች እንደይ ለምሳሌ በከተማ ያደገ ሰው ባይስኪልን ሲለማመድ የተለያዩ መዋዕለ ህፃናትን ሲውል ደስ የሚሉ ነገራትን እያደረገ ይውላል የገጠር ልጆች ግን እንደዛ አይደለንም አስተዳደጋችን በጭቃ ወንዝ ላይ እየቦረጨቅን የተላዩ ቤተሰቦቻችን እያገዝን ከቤተ ሰዎቻችን ተለይተንም በረሃ እየዋልን ከብቶች በጎች ፍየሎች እነዚህ የመሳሰሉ እየጠበቅን ነው ያደግነው እና የምንዘክረውም እነዚህ የመሰለ ነው እንደውም እኔ በህፃንነቴን አስታውሳለሁ ከማስታውሰው ነገርም አንድ በክረምት ወቅ ፍየሎችን እየጠበቅኩኝ በጣም ትልቅ ዝናብ መጥቶ መጥቶኝ ያውቃል እንዳልጠጋ እዛ አካባቢ የዝናብ መከላከያ አልያዝኩም ነበር እንደ ጥላ አይነት ማለት ነው እና ዝናብን በቃ እስኪጠግበኝ ድረስ ሁሉ ተመትቻለሁ ማለት ነው እና ይሄ ደግሞ በልጅነቴ የማልረሳው እያስታወስኩት የሚኖረው በጣም ትልቅ ነገር የደረሰብኝ ነው ማለት ነው እና በልጅነታችን ሰዎች ብዙ ትዝታዎች አሉን ብዙ ነገር አሳልፈናል አሁን ደግሞ ሰዎች ተሰብስበን የድሮ ጓደኞች የነበርን አሁን ስንሰበሰብ እሱን እናስታውሰዋለን ማለት ነው ስለዚህ በልጅነቴ የሚዘክረው ነገር እነዚህ ይመስላሉ

ባዶ እግር መራመድ ታውቃለህ የሚለው? አዎ በእግር ባዶ እግር መራመድ አውቃለሁ። ባዶ እግር መራመድ ከብዙ ነገር ይመጣል። ለምሳሌ አባቶቻችን የድሮ ጫማ ስላልነበረ በዛ ጊዜ የሚጫምቱ ጫማ ስላልነበረ እስካሁን በእግራቸውም ባዶ እግራቸውን መሄድ ያውቁበታል እየሄዱም ይገኛሉ። ይሄ እንደየማህበረሰቡ ይወሰናል። ለምሳሌ አባቶቻችን በከተማ ያሉትን የድሮዎቹ ጫማን ያውቃሉ የተለያዩ እንደ ሰንደል የሚባሉ ጫማዎች የአገው ጫማ የሚባል የተለያዩ ከቁርበት የሚሰሩ ጫማዎችን እየተጨሙ ነው ያደጉት እነዚህ በከተማ የተሻሉ መነባብሮ ይኖራሉ ከሚባሉ የኢትዮጵያውያን ሰዎች ማለት ነው እና እነዚህ የተሻሉ ባዶ እግርን መራመድ አያውቁም። አባቶቻችን የድሮ የገጠሮች ግን ሁል ጊዜ ባዶ እግራቸውን ሆኖ የሚሄዱት ይሄ የሆነበት ምክንያት ደግሞ አንደኛው በዛ ዘመን ጫማ ተሰርቶ እንደ አሁን ፋብሪካዎች የጫማ አልነበሩም። ስለዚህ ጫማዎችን አያውቅበትን ማለት ነው። ለምሳሌ እርሻን ሲያርሱ የተለያየ ሩቅ መንገድ ሲሄዱ ሁል ጊዜ ባዶ እግር ነው የሚሄዱት ማለት ነው። እናም እኔም በእነዚህ ማህበረሰቦችን ተወልጄ ያደግኩኝ ስለሆንኩኝ ባዶ እግርን ሄጄ አውቃለሁ እንዲያውም በጣም ለብዙ ጊዜያትን ባዶ እግሬን ተራምጄ ሄጄ አውቃለሁ ማለት ነው። በዚህ ምክንያት ደግሞ የእግር ህመምን እስካሁን ይሰማኛል። ጫማ አድርጌ ያልሄድኩበት ወቅቶች ማለት ነው አሁን አሁን አሁን ይሰማኛል ሙቀትን እግሬን ያቃጥለኛል ማለት ነው። ምክንያቱም ባዶ እግሬን እየሄድኩኝ በተለይ ፀሀይን በሞቀበት ጊዜ ባዶ እግራችን ስንሄድ ልዩ ስሜት አለው ያመናል እግራችን ማለት ነው። ስለዚህ በጣም ሲያመኝ ምን ያዘብኝ በሽታ ያዘብኝ? እግሬን አሁን ቁጭ ሲል ካልተቀነሳቀስኩኝ ያመኛል ይቃጠላል የማደርገውን ይጨንቀኛል ማለት ነው። ይሄ ደግሞ ገና ህክምና ሄጄ አልታየሁትም እንጂ ከጊዜ በኋላ ሄጄ ተመርምሬ ምን አይነት ህመም እንደሆነ በህክምና ሄጄ እከታተለዋለሁ። የተሻለ ነገር እንደማገኝም እርግጠኛ ነኝ። ባለ ብዙ ተስፋ ነኝ ማለት ነው። እና በእግር መራመድ ታውቃለህ ለሚለው ጥያቄ? እኔ የምመልሰው የምፈልገው አዎ በእግር መራመድ አውቃለሁ። ብዙ ጊዜ ባዶ እግርን ተራምጄ አውቃለሁ። ከቤት ትምህርት ወደ ክላስ እንዲሁም ከተለያዩ እንስሳዎችን ከምንጠብቀው በረሃም እስከ ቤት ያለው እግራችንን ባዶ እግሬን ሄጄ አውቃለሁ ማለት ነው። ምክንያቱ ያደኩበት ገጠር ማህበረሰብ ስለሆነ በጫማን አናውቅም። አላ ግን ቀስ በቀስ እያደግን ስንሄድ ብዙ ነገርን እየተዋወቅን ስንሄድ ጫማ ተገዛንልን። አሁን ጫማ የተጋዛልኝ እኔ ወደ አስራ ምናምን አመት ከገባሁ በኋላ ነው እንጂ በህፃንነቴ ጫማ ተገዝቶልኝ አያውቅም ማለት ነው። ስለዚህ ባዶ እግርን እኔ መራመድ አውቃለሁ።

በመንገድ ላይ ምግብ ትገዛለህ ለሚለው? አዎ በመንገድ ላይ ምግብ እገዛለሁ ብዙ ጊዜ በመንገድ ላይ ምግብ ገዝቼ አውቃለሁ ይሄ የገዛሁበት ደግሞ አንደኛው ወደ ቤቴ ተመልሼ ለመመገብ የሚበቃ ሰዓት ስለማይኖረኝ ለምሳሌ ከቤቴ ወጥቼ ወደ ስራ በምገባበት ጊዜ እዛ ስራ አካባቢ ተመልሼ ወደ ቤቴ ቤት የሰራሁትን ቤት ያበሰልኩትን ምግብ ለመብላት ጊዜ የለኝም ደርሶ መልስ ማለት ነው ምክንያቱም በመካከሉ የአንድ ሰዓት የሚወስድም መንገድ ስለሆነ ማለት ነው ስለዚህ ያለኝ አማራጭ አንድ እና አንድ ብቻ ነው እሱ ደግሞ በመንገድ ላይ የሚሸጡት ምግቦችን ገዝተህ መመገብ ማለት ነው እዛ ስራ ቦቴ ደግሞ ትላልቅ የሚባሉ ሬስቶራንቶች ምናምን የሉም እኔ ያለኝ ብቸኛው አማራጭ በስራ አጠገቤ በመንገድ ላይ ምግብ የሚሸጡ እናቶች አሉ ማለት ነው እና ከእነዚህ እናቶች ተቀብዬ እኔም ምግበን ገዝቼ እበላለሁ እጠግባለሁ ማለት ነው አብዛኛው ጊዜ እኔ የምገዛው ምግቦች ዝም ብዬ ገንዘብ እንደማውጣት ፈልጌ ሳይሆን ጊዜን ካጣሁኝ ነው ጊዜ ካለኝ ግን በቃ ጊዜን ካልኩኝ አድርጌ አስቤ ወደ ቤቴን ሄጄ በልቼ እመለሳለሁ ማለት ነው እና ሰዎች ግን ዝም ብለው ብር አገኘን ብለው ብራቸውን በማይሆን ነገር የሚያጠፉ ሰዎች አሉ ዝም ብለው ቤታቸውን ደርሰው መመለስ ሲገባቸው የመንገድ ላይ የሚገኝ ምግብ ዝም ብለው ይበላሉ ማለት ነው አንደኛው ይሄ በጣም ልዩነት አለው የመንገድ ላይ በመንገድ ላይ የሚሰሩ ምግቦች ንጽህና የላቸውም ቆሻሾች ሊሆኑ ይችላሉ አንዳንዶቹ ምክንያቱ አብዋራ አለ የመኪና ይሄ የመኪናዎች ጪሶች የፋብሪካዎች ጭሶች ስላሉ እነዚህ ሁላ ተደባልቆ ነው የሚሰጠን ያ ምግብ ማለት ነው ስለዚህ የመጨረሻ እንደ አማራጭ ነው የምንጠቀመው እንጂ ይሄ ሆን ብለን ጥሩ ምግብ ብለን የምናዘው አይደለም ለምሳሌ በመንገድ ላይ ምግብ ከሚሸጡት እንደ ሻይ በዳቦ የመሳሰሉ እንደ ፉል የሚባሉ ፉል ማለት በምስር ተደርጎ ዳቦ የሀበሻ ዳቦ በምስራ አድርገህ የሚሰራ ምግብ ማለት ነው እና ይሄን ምግብም በመንገድ ላይ እናቶች ይሰራሉ ከእነሱ ደግሞ እኛም ገዝተን እንበላለን ማለት ነው ስለዚህ እናቶችን አንደኛው በመንገድ ላይ ምግብ የሚገዙትን ለእነርሱ መተባበር አለብን ምክንያቱም እነሱ ኪራይ ይዘው ምግብ የት እንዳይከፍቱ ብዙ ወጪዎችን ስለሚጠበቅባቸው ለነዚህ ወጪዎች የሚሆን ክፍያ ደግሞ ላይቆያቸው ይችላል ስለዚህ እኛን ማድረግ ያለብን ከእነሱ እየገዛን የእነሱን እለታዊ የሚያገኙበት ገቢን ብንተባበራቸው በጣም የተሻለና በጣም ጥሩ መስሎ ይሰማኛል ስለዚህ በመንገድ ላይ ምግብ እኔ ሁል ጊዜ አበስላለሁ

የዝናብ ውሃ ትሰበስባለህ የሚለው አዎ የዝናብ ውሃ እሰበስባለሁ ዝናብ በኢትዮጵያውያን የሚዘንብበት የራሱ የሆነ ወቅት አለ። ይሄ ደግሞ የሚመታበት ወቅት ደግሞ ከበክረምት ወቅት ይባላል ማለት ነው። ኢትዮጵያ ውስጥ የተለያየ ወቅቶች አሉ አራት አይነት ወቅቶች አሉ በሌላ አለም ዝሮ ዝሮ በደንብ የማውቀው ነገር የለኝም። ምክንያቱም ወደ ሌላ አለም እኔ ወጥቼ ስለማላውቅ ማለት ነው። እና በኢትዮጵያ ውስጥ ግን አራት ወቅቶች አሉ እነዚህ አራት ወቅቶች ደግሞ ከረምት አንደኛው ዝናብ የሚጥልበት ወቅት ስለሆነ። ከዛ ደግሞ ሁለተኛው ደግሞ ሃጋይም አለ መህርም አለ በልግም አለ ማለት ነው። በእነዚህ ወቅታቶች ደግሞ ዝናብ በብዛት የሚዘንብበት በክረምት ነው። እና በክረምት ዝናብ ሲጥል የዝናብ ውሃ እሰበስባለሁ። የዝናብ ውሃ በጣም ደስ የሚል ነው። የመጀመሪያ ዝናብ ሲጥል ባንሰበሰበው ይሻላል። ምክንያቱም ፀባይ አየሩ በጣም በአሲዳማ መልክም ኦዞን በሚባል የተለያዩ የአየር መዛባት ስለሚቆይ። እሱን ከጠራ በኋላ መሬትን ከለመለመ ጥሩ መሬትን ውሃ ማፍለቅን ከጀመረ በኋላ። የዝናብ ውሃ መሰብሰብ ብንጀምር በጣም ጥሩ ነው ማለት ነው። እና የዝናብ ውሃ የምንሰበስበው ምክንያት ደግሞ ለብዙ ነገር ያገለግለናል። ይሄ የዝናብ ውሃ እኔ የምጠቀምበት። የዝናብ ውሃ። አንደኛው ዝናብ ሲጥል መልሶ ስለሚደርቅ ስለሚደርግ አትክልቶችን ለማጠጣት ይሄ የዝናብ ውሃ የተሰበሰበውን መልሼ አጠጣዋለሁ ለአትክልቶች እጠቀመዋለሁ ማለት ነው። ሌላኛው የዝናብ ውሃ የምሰበስብበት ምክንያት ደግሞ እንደዚህ እየሰበሰብኩኝ ያለሁት የዝናብ ውሃ ልብሶችና የቤት እቃዎችን ለማጠብ ለመጥረግ ያገለግለናል። በተለይ ልብሶች በቧምቧ ውሃ ለማጠብ ብንሞክር በጣም ብዙ ገንዘብ በጣም ብዙ ወጪ ይጠበቅብናል ማለት ነው። የዝናብ ውሃ ግን ያለ ክፍያ ያለ ያለምንም ነገር ሳንደክም ቤታችንን የጣለውን ዝናብ ስንሰበስበው ምንም የምናወጣው ነገር የለም። ስለዚህ በዝናብ ውሃ ልብሶቻችንን ብናጠብ በጣም ጥሩ ይሆናል ማለት ነው። ሌላ የዝናብ ውሃ ደስ የሚለው ነገር በጣም ልብሶች ያጠራል። ከየመሬት ከምናገኘው ዝናብ ይልቅ ማለት ነው። ስለዚህ በማጥራቱ ደግሞ በጣም ከፍተኛ አንደኛ ስለሆነ ዝናብ ሲጥል መሰብሰብ እኛ ልንዘጋ ወይም ልንዘነጋው አይገባንም። ማስታወስ አለብን ሁል ጊዜ ዝናብ ስጥል መሰብሰብ አለብን የምንሰበስበው በተለያየ ነገር ነው። ለምሳሌ በጀሪካን ሊሆን ይችላል። ወይም ይሄ አስር ሺህ ሃያ ሺህ የሚይዙ ሊትሮች ትላልቆች የቧንቧ ከምናመጣው እነሱ ነጮቹ አሉ ማለት ነው። በእነዚህም ማስቀመጥ እንችላለን። አብዛኛው ጊዜ ግን በኢትዮጵያ ሰው ዝናብ ሲጥል የሚያስቀምጠው በጀሪካኖች ነው ማለት ነው። እነዚህ ጀሪካኖች ደግሞ የተለያዩ ነዳጅ ይዘው የቆዩትን ለጥሩ ነገር ለውሃ መጠጫ የሚሆነትን ወደኋላ በእነሱን እናስይዛለን። በእነሱን ተጠቅመን ደግሞ አትክልቶችን እናጠጣለን። እንዲሁም ቤትን በዝናብ ውሃ እናጠራለን። በተለይ ልብሶችን በዝናብ ውሃ ማጠብ ከማንም በላይ ሳሙናን ሳያስፈልግ ጥራቱን በደንብ እንዲያጠራው ያግዘናል ማለት ነው። ይሄ ደግሞ አባቶቻችንን የነገሩን በአይናችንን ያየንበት ነው። በከተማ ያሉ በተለይ ቤቶች ዝናብን የዝናብ ውሃ እንደመሰብሰብ ይመቻሉ። ምክንያቱም የበቤቱ ሚዘንበው በላይ በጣራው ተሰብስቦ በአንድ ነው የሚፈሰው። ስለዚህ በአንድ ስለሚፈስ በአንዴ ዝናቡን ሰብስቦ ለማስቀመጥ በጣም ይመቻል ማለት ነው። የገጠር ቤት ግን በሳር ቤት የተሰራ ከሆነ ዝናቡን ለመሰብሰብ በጣም ሊከብድ ይችላል። ስለዚህ በሳር የተሰራ ቤት ከሆነ ጣራው ዝናብን ሲዘንብ ለመሰብሰብ ስለማይመች የዝናብ ውሃ አይሰበስቡም ማለት ነው። ስለዚህ እኔ ግን የዝናብ ውሃ እሰበስባለሁ። የሰበሰብኩትም ደግሞ ለአትክልቶችን አጠጣበታለሁ እንዲሁም ልብሶቼንም በዝናብ ውሃ አጥባለሁ ማለት ነው።

ውሃ ማምጣት አውቃለሁ። ውሃ የምናመጣው በኢትዮጵያውያን በገጠሩ ማህበረሰብ የገጠር በሚኖር ማለት ገጠር የምንለው ባይ ዘ ዌይ የዝናብ ማይዘንብበት ቦታ ሳይሆን ዘመናዊ ነገሮችን ያልተስፋባበት ማለት ነው። ለምሳሌ የተለላዩ የኮሪደር ልማቶች ኤሌክትሪኮች መብራቶችን ኢንተርኔትን ያልገባበት ከሆነ ገጠር እየተባለ ይጠራል ስለዚህ እኔ ያደኩበት በገጠር ማህበረሰብ ስለሆነ ውሃን ማምጣትን አውቃለሁ። ውሃ የምናመጣው ደግሞ በጣም ሩቅ እስከ ሁለት ሰዓት ተጉዘን ነው። ምክንያቱም በአካባቢያችንን ውሃ የሚጠጣ የሚሆን ስላልነበረ ማለት ነው። ይሄ ከአስር አመት በፊት የነበረው ነው ሚያወራው ያለሁት። ስለዚህ በዛ ጊዜ ውሃ ማምጣትን አውቅ ነበር ሁል ጊዜም ዝናብ ከዘነበ የዝናብ ውሃን እንሰበስባለን። ዝናብ ካልዘነበ ግን ውሃን እናመጣለን የምናመጣው ደግሞ ከወንዞች ነው። ስለዚህ የማመጣው እቃ ደግሞ በአስር ሊትር ሊሆን ይችላል በአስራ አምስት ሊትሮችን በሚይዙ ሊሆን ይችላሉ ማለት ነው። እና በእነዚህ ቀድቼ ይዤ እሄዳለሁ ወደ ቤቴ እመጣለሁ ማለት ነው። እና መንገዱ ደግሞ በጣም ሩቅ ስለሆነ ከጓደኞች ጋር ሆነን ነው ምንሄደው ከጓደኞች ጋር አብረን መሄድ ደግሞ ጥቅሙ አንደኛው እንዳይደብረን እንዳይሰለቸን ይሆናል። ምክንያቱም እያወራን ስንሄድ ከጓደኞች ጋር ምንም አይሰማንም አይደክመንም። ስለዚህ ሁል ጊዜ ይሄ ውሃ ለማምጣት ወደ ወንዝ ስንሄድ የአንድ ሰዓት ስንሄድ አንድ ሰዓት ደግሞ ስንመለስ ይፈጃል ሁለት ሰዓት ማለት ነው። ስለዚህ ሁለት ሰአቱን ከጓደኞቻችን ጋር እየተጫወትን እየዘለልን ደስ ብሎን ቀድተን እንመጣለን። ይህ ለእናትና አባቶቻችን እናግዛለን ማለት ነው ከዛ በኋላ ያለው ደግሞ በአህያን ውሃ እንጭናለን ማለት ነው። እናመጣለን። ካሬታ ሚባል አለ። ካሬታ ማለት በብረት የተሰራ ሆኖ በአህያ ላይ የሚቀመጥ ማለት ነው ከብረት የተሰራ ነው። እና እሱ ደግሞ ሁለት የሃያ ሃያ ሊትሮችን ወይም አርባ ሊትሮችን ሚሆንን ይይዛል። ስለዚህ በዚህ የያዘውን ደግሞ እንጠቀምበታለን ማለት ነው። ስለዚህ ውሃ ማምጣት እኔ በጣም አውቃለሁ። ያወቅኩበት ምክንያት ደግሞ በገጠር ቦታዎችን ስላደግኩኝ ስለነበርኩበት ማለት ነው። ስለዚህ ሰዎች ውሃ ማምጣት ሊያውቁበት ይገባል። በከተማ ያለው ግን ውሃ ማምጣትን አያውቁም። ምክንያቱም ውሃ በአካባቢያቸው በቅርባቸው ነው የሚገኘው በቤታቸው ውስጥ ውሃ አለ። ስለዚህ የትም ሄደው መሄድ አይጠበቅባቸውም ሄደው ዝም ብለው በቀላል በሚጠጡበት እቃም መቅዳት ይችላሉ ማለት ነው። እኛ በገጠር ያደግነው ግን ውሃ እንደዚህ ሚባል እድል የለንም። በጣም ሁለት ሰዓትን ተጉዘን እንኳን ሰው ወረፋ አለው በጣም ሰው መጠበቅ አለ። ስለዚህ ጠብቀን ተረጋግተን ወረፋችንን ሲደርስ ነው ሄደን ቀድተን ምናመጣ ማለት ነው። እና ይሄ በጣም በገጠር ማህበረሰብ ያለው ሊስተካከል የሚገባው መንግስት አይቶት መንግስት ሊፈታው የሚገባው ነገር ነው ማለት ነው። ካነሰ በእያንዳንዱ ገጠር ቦታዎችን የተወሰነ ውሃ ቧምቧ ቢዘጋጅላቸው የተሻለ መስሎ ይሰማኛል። ካልሆነ ግን ይጎዳሉ ሰዎችን ይጎዳሉ ለማምጣት በጣም ከባድ ይሆንባቸዋል ማለት ነው። እና ውሃ ማምጣት እኔ ያወቅኩበት ምክንያት እናቴን ስለማግዛ ስለነበርኩኝ ማለት ነው። እና አግዛታለሁ ከወንዝን ተጉዤ አመጣለሁ ማለት ነው። ምክንያቱ እናቴ ትልቅ ስለሆነች ውሃ መሸከም አትችልም። ስለዚህ እኔ ነኝ ሄጄ ከወንዝን ቀድቼ ማመጣላት በአሁን ጊዜ ግን እኔ አዲስ አበባ ስላለሁኝ ውሃ ማምጣትን አላውቅም አሁን አምጥቼ አላቅም። ምክንያቱ ውሃ በቤቴ አለ ማለት ነው። ስለዚህ በድሮ ጊዜ ግን ከአስር አመታት በፊት ግን ውሃ ማምጣትን አውቃለሁ ውሃም እያመጣሁኝ ነበርኩኝ ምክንያቱን እናቴን ሳግዛት ነበር ማለት ነው። ስለዚህ ውሃ ማምጣት ደግሞ የሴት ነው ልንል አይገባንም። ውሃ ማምጣት ማወቅ ይሄ አንዱ በጣም ደስ የሚል ተግባር ነው።

ከደንበኞች ጋራ ትገናኛለህ? የሚለው አዎ ከደንበኞች ጋራ መገናኘት ለኔ ስራ ግድ ነው። ከደንበኞች ጋራ ነው ሆኜ የተለያዩ ስራዎችን የምሰራው ማለት ነው። ከደንበኞች ጋራ መገናኘት ደግሞ በጣም ብዙ ጥቅሞች አሉ ደንበኞቻችንን ፍላጎታቸውን መረዳት አንዱ የቻለ በጣም አስፈላጊ ትምህርት ነው። ምክንያቱም ደንበኞቻችንን ከላኮራናቸው በሚገባ ሰርተን ደስተኞችን ካላደረግናቸው በጣም ከባድ ነው። ስለዚህ ቤተሰቦቻችንን ማስደሰት የሚሰሩትን ማስጠናከር ስለዚህ ከደንበኞች ጋራ ስንሰራ ደግሞ በጣም ደስ የሚለው ነገር ደንበኞች ጥራት ላለው ነገር ጥሩ የሆነ ክፍያን ይከፍላሉ። ስለዚህ ለምሳሌ ከደንበኞች ጋር የማንገናኝበት የተለያዩ የመስመር ስራ ከሆነ ማለት ነው። ለምሳሌ የሆነ ድርጅት አሜሪካ ሆኖ ኢትዮጵያ ውስጥ ላሉ ሰዎችን ሊያሠራ ይችላል። ለምሳሌ ይሄ የሚሰራው ያለሁት እኔ ስለንኪዮ ቮይስ ኤአይ ማለት ነው። ድርጅቱ እዚህ ኢትዮጵያ ውስጥ አይደለም ግን በመስመር ሆነን ታሠሩናላችሁ ያሠሩናል ማለት ነው። ስለዚህ በዚህ ጊዜ እነሱን የሚያሠርኑ ሰዎች እኛን ማግኘትን አይችሉም። ይሄ በመስመር ላይ ከሆነ ማለት ነው በአካል ግን የምንገናኝበት አለ ምክንያቱን ቀጥተኛ የሆነ ሽያጭን ስንፈጽም ማለት ነው። በአካል ተገንተን ስለዚህ እኔን የምሰራው ደግሞ በገበያ ስለሆነ ደንበኞችን ሁል ጊዜ አውቃቸዋለሁ ደንበኞችንም እገናኛለሁ ማለት ነው። እያንዳንዱ ስራዎቼን ደንበኛ ጋር የተያያዘ ነው ያለ ደንበኛ ደግሞ የሚሸጥ ነገር የለም። እዚህ አለም ላይ ብዙ የሚፈጠሩ ነገሮች ብዙ ያሉ ነገሮችን ከደንበኛ የሚወጡ አይደሉም። ብዙ ፋብሪካ ቢፈጠሩ ለምሳሌ የኮካ ኮላ ፋብሪካ ደንበኞችን የማይገዙት ከሆነ ኪሳራ ይገባል እና ሊዘጋም ይችላል ማለት ነው። ስለዚህ ግዴታ ደንበኞችን ያስፈልጉታል እንደዚህ ስለሆነ ደግሞ የኔ ስራ ደግሞ ገበያ ነው። የተለያዩ የቤት እቃዎትን እቃዎችን መሸጥ ነው። ስለዚህ የቤት እቃዎችን እየሸጥኩኝ ስለምኖር እነዚህ የቤት እቃዎችን ለመሸጥ ደግሞ ግዴታ ደንበኞችን መገናኘት ይጠበቅብኛል። አለቆቻችንም ግዴታ ከደንበኞቻችን ጋራ ጥሩ ፍቅር ጥሩ ነገር እንድንመሠርት ያስገድዱናል ምክንያቱ እውነታቸው ነው ግዴታ ነው። የሆነ ነገር ከፍተው ከከሰሩ አንደኛው ለኛ ደሞዝ ይከፍላሉ። ሁለተኛው ደግሞ ለቤት አለ። ከዛ ደግሞ መሰረታዊ ነገር አለ ለምሳሌ ኮካኮላ ከተከለ የተለያየ ከሱካር ከተላየ ነገር ስለሚሠራ እነዚህ ሱካሮች ደግሞ ውድ ሊሆኑ ይችላሉ። ስለዚህ በዚህ ምክንያት ደግሞ ኪሳራ ሊገባ ይችላል ማለት ነው። ስለዚህ ኪሳራ እንዳይገባ የደንበኞችን መብዛት በጣም ትልቅ አስተዋጽኦ አለው። እና ከደንበኞች ጋራ እኔ በቀን እስከ መቶ ያህል ደንበኞችን እገናኛለሁ እና ከእነዚህ ጋር ተገናኝቼ ስራዬን አከናውናለሁ በአግባቡ ስራዬን እዋጣለሁ ማለት ነው። ስለዚህ እኛ የሰው ልጆችን ደንበኞቻችንን በአግባቡ መያዝ ይጠበቅብናል። በአግባቡ ለመያዝ ደግሞ የደንበኞችን እርካታ ማሳወቅ አለብን። እርካታቸውን እንዴት እንደሆነ ረክተዋል ወይስ አረኩም የሚለው ነገር በደንብ ማወቅ አስፈላጊ ነው። ደንበኞች ካልረኩ ሁለተኛ መጥተው ያ የሚፈልጉትን እቃ ላይገዙ ይችላሉ እና ደንበኛ ሊቀይሩ ይችላሉ። የደንበኛ እርካታ የምናሳውቅ ከሆነ ግን ደንበኞች ወደ ሌላ አይሄዱም። እንዲያውም እነዚህ ደንበኞች ሌላ ሰዎችን ሊስቡልን ብዙ ሰዎችን ሊያመጡልን ይችላሉ ማለት ነው። ስለዚህ እነዚህ ደንበኞቻችንን በጣም እርካታን ማሳወቅ ይኖርብናል ረክታችኋል ወይስ አረካችሁም ብለንም መጠየቅ አስፈላጊ ጉዳይ እንደሆነ ተረተን በአግባቡ የደንበኞችን እርካታ ማሳወቅ ይኖርብናል ማለት ነው። እኔ ደግሞ ሁል ጊዜ የደንበኞችን እርካታ አሳውቃለሁ ምክንያቱም እኔ ሁል ጊዜ በደንብ የምሰራው ስራ ከደንበኞች ጋር የተገናኘ ስለሆነ ማለት ነው። ስለዚህ ከደንበኞች ጋር ትገናኛለህ? የሚለው አዎ ከደንበኞች ጋር እገናኛለሁ

በቤተሰቡ ምን አይነት በዓላትን ታከብራላችሁ የሚለው ጥያቄ በጣም ምርጥ ጥያቄ ነው? ወድጄዋለሁ። በቤተሰባችን ሆነን በአንድነት የምናከብረው በዓላት በጣም ብዙ በዓላትን አሉ። ከእነዚህ ለመዝመር ለመዘርዘር ያህሉ ለምሳሌ በቅዱስ ዮሐንስ ወይም መስከረም አንድ ቀን ቤተሰቦችን ተሰብስበን የበአለ ቅዱስ ዮሐንስን አዲስ አመትን መግቢያን እናከብራለን። አዲስ አመት በፈረንጆች ወይም በሌላ አለም ጥር ወር ነው በኢትዮጵያውያን ግን መስከረም ነው አዲስ አመት ማለት ነው። እና ይህ አንድ ቀን መስከረም ደግሞ ቅዱስ ዮሐንስ ይባላል ቅዱስ ዮሐንስ ልዩ በዓል ነው በኦርቶዶክሳውያን ማለት ነው። እና በዚህ ቀን በዓላችንን እናከብራለን እያንዳንዱ ቤተሰብን ከተለያየ ቦታ ተሰብስቦ ያከብራል ማለት ነው። ከተለያዩ ቦታዎች ከሩቅ ሊመጣ ይችላል ከቅርብም ቢሆኑ ተሰብስበን እነዚህ በዓላትን እናከብራለን። ሌላው ደግሞ ቤተሰብን ተሰብስበን ከምናከብራቸው በዓላት ጥምቀት ነው። ጥምቀት በመላ ኢትዮጵያ የኦርቶዶክስ እምነት ተከታይ ችግር በሙሉ ይሰበሰባሉ። እያንዳንዱ ሰው በመስቀል እና በዚህ በጥምቀት የማይሰበሰብ ቤተሰብ የለም። እና በመስቀል ደግሞ የምናስመልክተው በዓል ደግሞ ጌታችን ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ የተጠመቀበት ስለሆነ ማለት ነው። ስለዚህ በዮሐንስ እጅ የተጠመቀበት በዓል ስለሆነ ይህንን በዓልን ለማስታወስ እኛ በአንድነት ተሰብስበን እናከብራለን እያከበበርንም እንገኛለን ማለት ነው። ስለዚህ በዚህ ጊዜ ደግሞ በጣም ለየት ያለ ነው ሰዎች አንድ አይነት ልብስን እንለብሳለን ቤተሰብ በሙላችን ማለት ነው። አንድ አይነት ልብስ ለብሰን በዓሉን ሞቅ ደመቅ አድርገን እናከብረዋለን። ምንም አንድ ነገር የሚወጣበት ወይም ጉድለት በሌለበት መልክ ማለት ነው። ለምሳሌ ቅዱስ ዮሐንስ መስከረም አንድ ቀን ስናከብር ለየ በየቤታችን ተሰብስበን ቢሆንም አንድ አይነት ልብስ ምናምን አንለብስም። በጥምቀት ግን ባህላችንን መሰረት ያደረገ የባዕላትን ልብስ እንለብሳለን። ስለዚህ የነዚህ የባህላት ልብስ ደግሞ በጣም የሚያምርብን ባህላችንን የሚገልጹ ስለሆኑ ለኔ በጣም ልዩ ከበተሰብ ተሰብስበን ከምናከብራቸው በዓላት ለኔ ቁጥር አንድ በጣም የምወደው በዓል ቢኖር ጥምቀት ነው ማለት ነው። ስለዚህ ጥምቀት እኔ ደስ የሚል ነው ደግሞ በኢትዮጵያውያን ጥምቀት እስከ ሶስት ቀን ሊሄድ ይችላል። ለምሳሌ ጥር አስራ አንድ ቀን ይውላል። ጥር አስራ ሁለትም ይከበራል ለምሳሌ ሚካኤል ባለበት ታቦት ጥምቀቱ በነጋታው ይሆናል። እና በአስራ ሶስት ደግሞ ሩፋኤ እነዚህ አብዬ እግዚአብሔር አብ ያለባቸው ታቦቶችን ይከበራል ማለት ነው። እና ጥምቀት እኛ ለሶስት ቀንን እናከብረዋለን ቤተሰቦችን ተሰብስበን ማለት ነው። ቤተሰብ ተሰብስቦ በዓልን እንደማክበር በጣም ደስ የሚል ነገር የለም። እያንዳንዱ ሰው ቤተሰብን ተሰብስቦ በዓላትን ሲያገስም ልዩ ፍቅር አለን። እንወዳለን ቤተሰቦቻችንን በቤተሰባችንን ያለው ፍቅርም ጠንክረን እንድንሄድ ያደርገናል ማለት ነው። ስለዚህ ጠንክረን እንዲህ እንሂድ ቤተሰባችንን ፍቅራችንን የምንገልጽበት ደስ የሚል ጊዜ ነው ማለት ነው። እና ሰዎች ፍቅራቸውን እንዲገልጹ በአንድነት ሆነው ተሰብስበው በዓላትን ማክበር ይጠበቅባቸዋል ስለዚህ እኔም በዓላትን ከቤተሰብ ጋር ሆኜ ተሰብስቤ አከብራለሁ እያከበርኩኝ እገኛለሁ ልል እወዳለሁ ማለት ነው። ስለዚህ ቤተሰቦቻችንን በአንድነት ተሰብስበን ከምናከብራቸው በዓላት እነዚህ የጠቀስካቸው ሁለት በዓላት ናቸው። አንደኛው አዲስ አመት የምንለው ፈረንጆች ጥር አንድ ቀን የሚያከብሩት ወይም ኢትዮጵያውያን ደግሞ መስከረም አንድ ቀን የምናከብረው የዘመን መለዋወጫ የሆነ በዓል ነው። ሌላኛው ደግሞ ቤተሰብን ተሰብስበን የምናከብረው በዓል ጥምቀት ይባላል። ይሄ ጥምቀት ደግሞ የባህል ልብስን ለብሰን ነጭ ልብስን ለብሰን የምናከብረው በዓል ነው

ምን አይነት ሙዚቃ ትወዳለህ የሚለው? እኔ በጣም ሙዚቃ እወዳለሁ ብዙ ሙዚቃዎችም እሰማለሁ አዳምጣለሁ ማለት ነው። እና እኔ በጣም ከምወዳቸውና ልዩ ፍቅር ካለኝ ሙዚቃዎች ለምሳሌ። በባህል መሰረት የተያዙ ባህላዊ ሙዚቃዎች እኔ በጣም እወዳችዋለሁ። ብዙ ሁለት አይነት የሙዚቃ አይነቶች አሉ። አንደኛው ባህላዊ ሙዚቃ የምንለው ማለት ነው። ባህላዊ ሙዚቃ የምንለው ደግሞ ባህልን መሰረት ያደረገ። ድምፁ ደግሞ ጉሮሮውን በባህል መሰረት ያደረገ ድሮ አባቶቻችንን ሲዘፍኑት ወይም ሙዚቃውን ሲጠቀሙት የነበሩ ግን በተለያዩ መሳሪያዎችን ተደግፎ ትቅጂን ተቀድቶ ድምፁን ጥሩ ሆኖ የሚወጣበት። አንድ የባህላዊ ሙዚቃ ይባላል ማለት ነው። ሌላኛው ደግሞ ዘመናዊ ሙዚቃ ማለት ነው። ይህ ዘመናዊ ሙዚቃ ደግሞ በጣም ዘመናዊ ነው። ደስ የሚል ነው። ዘመናዊነቱ ደግሞ በተለያዩ ክሊፕ ምናምን እየተባሉ የሚታወቁ ዘፋኞች አሉ። ደስ የሚሉ ማለት ነው። ለምሳሌ እኔ በጣም የምወዳቸው ዘመናዊ ሙዚቃ ከሚዘፍኑ ለምሳሌ ልጅ ሚኪያስ የሚባል በጣም የምወደው የሙዚቃ አለ። እንደ ሀገሬ የሚሉ ሙዚቃዎች እንዲሁም እንደ ቴዲ አፍሮ የዘፈኗቸው ኢትዮጵያ አገሬ የሚሉ ዘፎኖችን በጣም እወዳቸዋለሁ። እና እነዚህ በጣም የምወዳቸው ደግሞ ደስ የሚሉኝ ነገር ከሀገር ጋር የተያዙ ዘፈኖች ስለሆኑ ማለት ነው። እና ከሀገርን ስለ ሀገር ፍቅርን የሚያነሱ ሙዚቃዎች በጣም እወዳችዋለሁ። እና ባህላዊ ሙዚቃዎች ደግሞ ለምሳሌ አባ ጉራያ የሚባልን የሚዘፍንበት ራያ አደይ የሚለው ዘፈን በጣም ነው የምወደው ማለት ነው። ይሄ እነዚህ ደግሞ በባህላዊ ሆኖ ዘብን የሚያወራ የራያ ማህበረሰብ ጨዋነቱን የሚመሰክሩ የሙዚቃ አይነቶች ማለት ነው። እነዚህ ደስ ይሉኛል እኔ ደግሞ ራያ ስለሆንኩኝ የራያ የራሴን ባህላዊ ሙዚቃ በጣም እወደዋለሁ። እንዲወደው ያደረገኝ ደግሞ ብዙ ፍቅር ብዙ ትርኢት ስላደረኩበት ማለት ነው። እና እንደውም ለቀጣይ እኔ ሙዚቃን ለማውጣት በጣም ጥሩ አካሄድ እየሄድኩኝ እገኛለሁ። ይሄ እየሄድኩበት ያለሁት ደግሞ እርግጠኛ ነኝ አንድ ቀን ምርጥ የሆነ ሙዚቃን አውጥቼ ለሀገር እንደማሰማህ ለራሴ ቃል እገባለሁ ማለት ነው። ስለዚህ ጥሩ ሙዚቃን አውጥቼ ስለ ሀገር ነው ምዘፍነው ስለ ሀገር የሚመለከት እንጂ ስለ ፍቅር ስለ ሌላ ነገር ላወጣ አልፈልግም ወይም ስለ ስራ ነው። ስለ ስራ እንዴት እንደምንሰራ ስራችንን መበርታት እንዳለብን የሚያስመለክት የሙዚቃ አይነት ላወጣ ይችላል። ግን እኔ ሙዚቃን ማውጣት ምፈልገው ከማንም በላይ ግን ከባህል ጋር የተያዘ ስለ ኢትዮጵያን የሚመሰክር ማለት ነው። እንዲያውም እኔ ቴዲ አፍሮ ዘመናዊ የሆነ ሙዚቃ ቢሆንም በጣም የምወድለት የኢትዮጵያ ሀገሬ የሚለው ዘፈን ከማንም በላይ እያንዳንዱ ኢትዮጵያውያን ይወዱለታል። እንደዚህ የሆነ ደግሞ አገሩን የሚመለከትን ስለ ሙዚቃን ስላወጣ ማለት ነው። ስለዚህ እኔም አገሬን የሚመለከት ደስ የሚል ሙዚቃ አውጥቼ ህዝቤን እንደ አዲስ ባህሌን አስተዋውቃለሁ የሚል እምነት አለኝ ባህሌን አስተዋውቄ በአለም ታዋቂ እንዲሆን አደርጋለሁ። አንዱ የሙዚቃ ጥቅም ምንድነው? ባህላችንን የሚገልጽበት ደስታችንን የሚንገገልጽበት ማለት ነው። ለምሳሌ ሰው ሀዘንን የሚገልጽበት በእንባ ሲሆን ደስታውን የሚገልጽበት ደግሞ በሙዚቃዎች ነው ማለት ነው። ስለዚህ ሰዎችን ደስታን እንዲሰማቸው ጥንካሬን እንዲሰማቸው ዘመናዊ ሙዚቃና ባለአዊ ሙዚቃዎችን አውጥቼ ድምጽን ቀረጻ አድርጌ ጥሩ የሆነ ሙዚቃን አቀርባለሁ ማለት ነው። ስለዚህ ምን አይነት ሙዚቃ ትወዳለህ የሚለው ኢትዮጵያ ሀገሬ የሚለው የቴዲ አፍሮ ሙዚቃ በጣም እወደዋለሁ

የሸክላ እቃዎችን እኔ እጠቀማለሁ የሸክላ እቃዎችን ትጠቀማለህ ስላለኝ ጥያቄው ማለት ነው? እና የሰክላ እቃዎች በጣም ብዙ ናቸው። ሸክላ እንደ ኢትዮጵያውያን የድሮ እቃዎችን የምናስይዝበት በሸክላ ነበር ማለት ነው ሸክላ ማለት የሚሰራው ከጭቃ ነው። ጭቃ በደንብ ይቦካና ለአንድ ሳምንት ያህል ይቦካል በበትር ይቀጠቀጣል በጣም እንዲስማማ ማለት ነው። ከዛ ተቀጥቅጦ በጣም እንደ ስሚንቶ የሚያደርጉት የጭቃ አይነቶችም አሉ። እነዚህ በጣም ጥሩ የሚባሉ የሸክላ እቃዎችን መስሪያ የሚሆን አፈሮች እንደ ቀይ አፈር የመሳሰሉ እናቶቻችን ይጠቀማሉ ማለት ነው። እና በሱ ምን ይሰራሉ ሸክላዎችን ይሰራሉ ማለት ነው። እነዚህ ሸክላዎች ደግሞ የድሮ እናተቻችን ለብዙ ነገር ይጠቀሟቸዋል ለምሳሌ ቡና የሚፈላበት ጀበና ይባላል። ይህ ጀበና የሚባለው እስካሁን እየተጠቀምንበት ያለነው ከአፈር የተሰራ ነው። ከአፈር ወይም ከሸክላ የተሰራ ነው። ይህ ከሸክላ የተሰራ ደግሞ ለቡና ልዩ ጣዕም እንዲሰጠው ያደርገዋል። ይህ ልዩ ጣዕም እንዲሰጠው ያደረገበት ዋና ምክንያት ደግሞ አንደኛው ይሄ ጀበና ከሸክላ የተሰራው ቶሎ አይሞቅም ቀስ እያለ ቀስ እያለ ነው እየሞቀም የሚሄደው እና ቡናንም ሲፈላ ጥሩ ሆኖ የሚፈላው ቀስ እያለ ማለት ነው ስለዚህ ቀስ እያለ የውስጥ ማዕዱንን በደንብ ይፈላል ማለት ነው። ለምሳሌ በኤሌክትሪክ ሆኖ ያለ ሸክላ የተፈላ ቡና ብዙ አይጣፍጥም። በአንዴ ስለሚፈላ ብዙ ጣዕሙ ላናውቀው እንችላለን ማለት ነው። በጀበና የተሰራ ቡና ግን ለረዘም ያለ ሰዓትን በእሳት እየሞቀ ስለሚቆይ ልዩ ጣዕምን እንዲኖረው ያደርገዋል ማለት ነው። ስለዚህ የሸክላ እቃዎችን ከምንጠቀምባቸው አንዱ እስካሁን ድረስ ያለው ጀበና ይባላል ማለት ነው። ሌላኛው የሸክላ እቃዎች ከምንላቸው ድስት አለ። ድስት ማለት ደግሞ እናቶቻችን ወጥ ለመስራት የሚጠቀሙበት ማለት ነው። ይህም ከሸክላ የተሰራ ሲሆን ይህም እንደ ልክ እንደ ጀበና በጣም ጥሩየሆነ ልዩ ጣዕምን የሚሰጥ ከማንኛውም በላይ ጥሩ የሆነ ይሄ ጀበና ነው ማለት ነው። ስለዚህ ጀበናም ጥሩ ነው። ይሄ ድስትም የምንለው ወጥን መስሪያ የምንጠቀመውም በጣም ምርጥና በጣም ተመራጭ ነው ማለት ነው። በድሮ እናቶቻችን ግን ለምሳሌ እንደ ዱቄት የተለያዩ የእህል አይነቶችን የሚያስቀምጡበት ትላልቅ የሸክላ አይነቶችን ሰርተው እዛ ውስጥ ያስቀምጣሉ እንደውም እኔ የማስታውሰው አያቴ ውሃን የምትሸክመው ከወንዞች ቀድታ የምታመጣው በሸክላ ነበር። ይሄ ሸክላ የውሃ ማስያዣ ጎንቦ ይባላል ጎንቦ እየተባለ የሚታወቀው በራያ ማህበረሰብ ውሃ እናቶቻችንን ተሸክመው የሚያመጡበት እቃ ማለት ነው። እና የሸክላ እቃዎችን ትጠቀማለህ የሚለው እስካሁን እየተጠቀምኩት ያለሁት እስካሁን ማለት ነው። መላ የኢትዮጵያ ሰዎች በእያንዳንዱ ቤት ሸክል አለ ይህ የሸክላ እቃ ደግሞ ምን ይባላል? ጀበና ማለት ነው። ይሄ ጀበና ዋናኛ ጥቅሙ ለምንም ነገር ሳይሆን ለቡና ብቻ ነው። ቡና እንድናፈላበት ነው። ምክንያቱ እንደ ሻይ ራሱ በዚህ አይፈሉም። ምክንያቱ አልተለመደም ማለት ነው። ከድሮ ጀምሮ ግን እናቶቻችን ያስለመዱን አባቶቻችንን ያስረከቡን ልምድ ቢኖር ይህ ሸክላ ነው ማለት ነው። ስለዚህ ሸክላ አስፈላጊነቱን ተረድተን ከትውልድ ወደ ትውልድን ቅርስ ስለሆነ ቅርስ ይሄ ቅርስ ደግሞ እንደ ሙዚየም ተቀምጦ እናቶቻችንን ሊያፍሉበት እያፈሉበት ሊሄዱ የሚገባው ነገር ነው ማለት ነው። ስለዚህ ሸክላ የሸክላ እቃዎችን ትጠቀማለህ ለሚለው ጥያቄ? አዎ እኔ እስካሁን የሸክላ እቃዎችን እየተጠቀምኩኝ እገኛለሁ። ቀጣይም እጠቀማለሁ ልል እወዳለሁ

የሞባይል ዳታ ትጠቀማለህ የሚለው? አዎ የሞባይል ዳታ እጠቀማለሁ። እኔ የምጠቀመው ሁለት አይነት ነው። አንደኛው ዋይፋይ ነው። ዋይፋይ ደግሞ በቤቴ ውስጥ የተቀመጠ ነው። ከቦታ ለቦታ ይዘን ለመንቀሳቀስ አይመችም ምክንያቱ ይሄ ዋይፋይ ቀጥተኛ ቻርጅ የሚያደርግ በአንዴ ሞልቶ ነው ለብዙ ጊዜ ለሚያስጠቅመን ሳይሆን ቀጥታ ቻርጅ ተደርጎ ተሰክቶ የሚሰራ ስለሆነ ቦታ ለቦታ ይዘን ለመንቀሳቀስ አይመችም። ስለዚህ እኔ ዋይፋይ የምጠቀመው ቤቴ ውስጥ ቁጭ ብዬ ለብዙ ሰዓት ሲቀመጥ ነው። የሞባይል ዳታ ምትጠቀመው ግን ከቦታ ወደ ቦታ ስንቀሳቀስ ነው። ለምሳሌ በህዝብ መጓጓዣዎች ውስጥ ሲሆን ወደ ተለያየ ስራ ቦታዎችን ሲሄድ ከሀገር ወጥቼ ሳድር ምጠቀመው የሞባይል ዳታ ነው። እና የሞባይል ዳታ እና ዋይፋይ ስናነጻጽረው ደግሞ በጣም ተመራጭና በጣም ጥሩ የሆነ ዋይፋይ ነው። ምክንያቱም ዋይፋይ አንደኛው ለወር እና ለግማሽ አመት እንዲሁም ለአንድ አመት ነው የምንገዛው ስለዚህ እንደዚህ ስለሆነ ደግሞ ለአንድ አመት ገዝተን አሁን በሚገባ ደረጃ ያስጠቅመናል ደስ በሚል መልኩ ማለት ነው። ስለዚህ የሞባይል ዳታን ተጠቃሚዎች ግን በየእለቱ መሙላት ይጠበቅባቸዋል በየእለቱ እያወጡ ገንዘብ ደግሞ በጣም ብዙ ገንዘብ ስለሚያወጡ ኪሳራ ይሆናል ማለት ነው። በተለይ የሞባይል ዳታን እየተጠቀሙ ጥሩ የኦንላይን ስራን ወይም የመስመር ስራን ማይሰሩበት ከሆነ በጣም ከባድ ክሳራ ልንለው እንችላለን። ስለዚህ የሞባይል ዳታ ስንጠቀም ተጠቅመን ወይም እየተጠቀምን እያለን የመቋራረጥ ባህል ባህሪ ሊታይበት ይችላል። ምክንያቱ አንዳንዴ የሞባይል ሞባይላችንን ዳታ እምቢ ስለን ይቋረጣል ዋይፋይ ግን የተሻለ ነው። ዋይፋይ የተሻለ ያልኩበት ምክንያት አንድ ዋይፋይ በቤታችን ቢቆይ እስከ በጣም ብዙ ሰዎችን ማስጠቀም ይችላል እስከ አስራ አምስት ሰዎችን በአንዴ መጠቀም እስከ ሃያ ሰዎችን እንደ ዋይፋይ መጠን ይለያያል እንጂ በጣም ከፍተኛ የሆኑ ዋይፋዮች በጣም ብዙ ሰዎችን እንዲያስጠቅሙ ይችላሉ ልል እወዳለሁ። ሞባይል ዳታ ግን ምንጠቀመው ለራሳችን ነው። ካልሆነ ደግሞ በ ፒስፎን የተለያየ ኔትወርክን ተጠቅመን በእነሱም አድርገን የለሌላ ሰዎች ማስጠቀም እንችላለን። የሞባይል ዳታ ማለት ነው ግን ይሄ ደግሞ ትልቅ ባትሪን ይጨርሳል። ከዚያ ደግሞ ዳታውን በአንድ ጊዜ እንዲያልቅ ያደርገዋል ማለት ነው። ስለዚህ የሞባይል ዳታ እና ከሞባይል ዳታ እና ከኢንተርኔትን ሰዎች አብዛኛው ጊዜ የሚመርጡት ዋይፋይ ነው ዋይፋይ ይሻላል። ብዙ አይነት የዋይፋይ አይነቶችም አሉ። አንድ አንዳንዶች ዋይፋይ ቻርጅ አድርገናቸው ረዘም ላሉ ሰዓታት ለአንድ ቀን ለሁለት ቀን ወይም ካልሆነ ደግሞ ለሰአታት የሚቆዩ የዋይፋ አይነቶች አሉ። እንደዚህ አይነት ያሉ ዋይፋዎች ደግሞ በጣም ጥሩ ናቸው ለምሳሌ ይዘናቸው ብንቀና ብንቀሳቀስ ጥሩ ሆነው ስለሚያስጠቅሙን ማለት ነው። አንዳንዶችህ ግን ቀጥታ ከኤሌክትሪክ አር ቻርጀር ካልተደረጉ አይሰሩም። እና እንደዚህ ያሉት ደግሞ የድርጅቶችን ትላላቅ ሰው በሚበዛበትን ካፌዎችን በተለያዩ ዩኒቨርሲቲዎችን የመንግስት ቦታዎችን ሚደረጉ እነዚህ ቀጥተኛ የሆንናቸው እነዚህ ጉዳታቸው ደግሞ መርባት መብራት ከጠፋ እነሱም ይጠፋሉ ማለት ነው። ይሄ በጣም ከባድ ነው። ሌት የሚያደርገው ከዳታ ይሄ ነው ዳታ ግን ካላቋረጠን በስተቀር መብራት ቢጠፋ ራሱ አይቋረጥም። ይሄ የሞባይል ዳታ የተሻለ ሚያስብለው ነገር ቢኖር መብራት ቢጠፋ እሱ የማይጠፋ መሆን ማለት ነው። እነዚህ ዋይፋዮች ከባባድ የሆኑ ትላልቆች ግን መብራት ቢጠፋ አብረው እነሱም ይጠፋሉ የነዚህ አንዱ ጉድለታቸው ይሄ ነው ማለት ነው። እና የሞባይል ዳታ ትጠቀማለህ የሚለው? አዎ የሞባይል ዳታን እኔ ተጠቃሚ ነኝ እየተጠቀምኩኝ እገኛለሁ።

የተበላሸ ነገር ማስተካከል ትችላለህ የሚለው? ብዙ ነገር ሊበላሽብን ይችላሉ እዚህ አለም ላይ የኖርን የማይበላሽ ነገር አለ ብዬ አልገምትም። እያንዳንዱ ውሏችንን የተለያዩ ነገሮችን ያጋጥሙናል። ለምሳሌ ከሚበላሽብን ነገሮች አንዳንድ ነገር እንጥቀስ ካልን ከሚበላሽብኝ እኔ የስራዬን ይበላሽብኛል የሚበላሽንብኝ ደግሞ ኬሳራ ሲያጋጥመኝ ወይም አንድ እቃ ገዝቼው ሳይሸጥልኝ ሲቀር ለኔ በጣም ትልቅ ኪሻራ ይሄ ነው። እና ይሄ ኪሳራ ሲያጋጥመኝ ደግሞ እኔ የማደርገው ቢኖር የተበላሸውን ይሄ የስራ አሰራሩን ማስተካከልን እችላለሁ ማስተካከለው ደግሞ በብዙ መንገድን ማስተካከል ይችላለው አንደኛው የተበላሸበትን ዋና ነገር ምንድነው ብዬ እመረምራለሁ ማለት ነው። እና በደንብ አድርጌ ከመረመርኩት ከተረዳሁት በኋላ ችግሩን አውቄ ወደ መፍትሄ እዛወራለሁ ካልሆነ ግን የሆነ የተበላሸ ነገር ዋና ምንድነው ችግሩ የተበላሸበት ምክንያት ዋና ነገሩ ምንድነው? ብለን ካልጠየቅን ያ የተበላሸ ነገር ወዝ ጨምሮ እየተበላሸብን ነው የሚያድረው ስለዚህ እየጨመረ እየተበላሸብን ከሚያድር ደግሞ ገና በጋናነቱን አንድ እርምጃን ሳይሄድ ማስተካከል ይጠበቅብናል ማለት ነው። እና እኔ አብዛኛው ጊዜ የማደርገው አንድን ነገር በጋና ብዙ እርምጃ ሳይሄድ ቀስ እያልን ማስተካከልን በጣም እወዳለሁ ልል እወዳለሁ ማለት ነው። እንዴት አድርገህ ግን ታስተካክላለህ ካላችሁኝ? መጀመሪያ እኔ የማደርገው ዋና ችግሩን እጽፈዋለሁ በወረቀት ጽፌ እይዘዋለሁ ማለት ነው። በብእር ከጻፍኩት በኋላ ምን አደርጋለሁ መፍትሄዎችን እዘረዝራለሁ። ይሄ ችግር በእንደነዚህ አይነት መፍትሄዎች ይፈታል ብዬ እገመግማለሁ ማለት ነው። እና እነዚህ የመሳሰሉትን ችግሮችን ከጻፍኩኝ በኋላ እነዚህ ችግሮችን ደግሞ ከዚህ በፊት አጋጥሞት ያለፈ ሰው ካለ ደግሞ እሱን እንዴት አድርጎ እነዚህ ችግሮችን እንደፈታቸው ከእሱ ትምህርት እወስዳለሁ። የተማርኩት ከትላልቆች ሰዎች ነው። ብዙ ነገር ተበላሽቶባቸው ያስተካከሉትን ሰዎች ስለማውቅ ከእነሱን ተምሬ ብዙ ስህተቶቼን አስተካክያለሁ እያስተካከልኩም እገኛለሁ ማለት ነው። ሰው ደግሞ ከሰው ማይማር ከሆነ የተበላሸ ነገር ማስተካከልን አይችልም። እንዲያውም ብልሽት እየጨመረ እየጨመረ ይሄዳል ማለት ነው። እና እንደዚህ እንዳይሆን ሰዎች ስህተታቸውን ማወቅ ይጠበቅባቸዋል። የተሳሳቱትን በደንብ ካላወቁ ግን አሁንም ስህተት ላይ ነው የሚኖሩት። ደጋግመው ስህተት የሚሰሩ ሰዎች ደግሞ በጭራ ሳይቀየሩም ወይም ደጋግመህ ችግር ሲገጥምህ የተደጋገመህ የተበላሸ ነገር ሲያጋጥምህ እያስተካከልክ እያስተካከልክም ከሄድክ አንድ ቀን አንተ ጥሩ ሰራተኛ መሆን ትችላለህ። እየተበላሸ ነገር ግን ችላ እያልክ ዝም ብለህ ዝም እያልክ የምታልፈው ከሆነ ግን ይከብዳል ማለት ነው። እና የተበላሸ ነገር ማስተካከል መልመድ አለብን። እንዴት አድርገን ማስተካከል እንዳለብን ደግሞ ካላወቅን ለእኛ በጣም ትልቅ ተጽዕኖ አለው። ስለዚህ የተበላሸን ነገር ማስተካከል ማወቅ ይገባናል ማለት ነው። ስለዚህ እኔ ወደ ርዕሴ ስመለስ የተበላሸ ነገርን ማስተካከል ትችላለህ ለሚለው? አዎ የተበላሸ ነገርን ማስተካከል እችላለሁ። ማስተካከል የምችለው ደግሞ ከአቅሜ ጋር የተያያዘ ከሆነ ነው ማለት ነው። እኔ ከአቅም በላይ ከእውቀቴ በላይ ከጉልበቴ በላይ ከሆነ ግን ለኔ ለትላልቆችን እሰጣቸውና እነሱን እንዲፈቱት እጠይቃቸዋለሁ ማለት ነው። ስለዚህ እነሱን በደንብ አድርገው ችግሩን አውቀው ይፈቱልኛል ማለት ነው። ካልሆነ ግን ራሴን ማስተካከል የምችለው ችግር ከሆነ ግን ራሴው እንደመፍታት እፍጨረጨራለሁና ጥሩ አድርጌም ችግሩን ተረድጄም እፈተዋለሁ ልል እወዳለሁና ችግር የተበላሸ ነገር እኔ ማስተካከር እችላለሁ።

የድሮ ፎቶዎቼን ትይዛለህ ለሚለው? አዎ የድሮ ፎቶዎቼን እይዛቸዋለሁ። በህፃንነቴ የተነሳኋቸው በጣም ማራኪ በጣም ደስ የሚሉ ፎቶዎች አሉኝ እያንዳንዱ ሰዎችን በህፃንነትን የተነሳባቸው አሉ። ይሄ ያወቅኩበት ምክንያት አንደኛው አባቴ የተማረ ስለሆነ በህፃንነቴም ፎቶ ያስነሳኝ በጣም ብዙ ፎቶዎች አሉ እነዚህ ፎቶዎች ደግሞ እኔ በጣም ደስ የሚሉኝ ፍቅርን ያየሁባቸው ማራኪ የሆኑን ናቸው ማለት ነው። እና እኛ ሰዎች በድሮ ፎቶዎች ኔተን የሰናባቸው በስርዓት ማስቀመጥ ይጠበቅብናል በስርዓት አስቀምጠን ለወደፊቱ ጥሩ ሆነው ለትውልድ የሚተላለፉ መሆን አለባቸው። ምክንያቱም የድሮ ፎቶዎች የመያዝ ዋናኛው ጥቅሙ የህፃንነት ህይወታችንን እንድናስታውስ ያደርገናል። ለምሳሌ እኔ በህፃንነቴን ፎቶን ካስቀመጥኳቸው በፌስቡክ በቴሌግራም እንዲሁም በዋትሳፕ በተለያዩ መተግበሪያዎች ውስጥ አስቀምጬ ነበር አባቴ ያስቀምጥልኝ ነበር ማለት ነው። እና በአሁን ጊዜ እነዚህ ፎቶዎች ሳያቸው በጣም ይደንቀኛል በጣም ይገርመኛል ማለት ነው። እና ይሄ የድሮ ፎቶዎችን መያዜ ደግሞ ትዝታ ውስጥ እንዲገባ አድርጎኛል ያ ባለፈ ህይወት የኔ እያስታወስኩኝ በጣም እደነቃለሁ ማለት ነው። ስለዚህ ሰዎች የድሮ ፎቶአቸውን ማስቀመጥ መርሳት የለባቸውም። የድሮ ፎቶዋቻችንን ስናስቀምጥ ልዩ ትዝታ ልዩ ፍቅር ይሰጡናል ስለዚህ ልዩ ፍቅር ስለሚሰጡብን ብናስቀምጣቸው በጣም ምርጥና በጣም ተመራጭ ያደርግብናል ማለት ነው። እና እኔ ከማደርጋቸው ተግባራት ህፃናትን የሆኑ ሰዎች ፎቶ ቢቀመጥላቸው ጥሩ ነው። ሲያድጉ ህፃንነታቸውን የሚያስታውሱበት አንዱ በፎቶ ስለሆነ ካልሆነ ግን አናስታውስም የህፃንነታችን ማለት ነው። ስለዚህ አባቶቻችን ምን ማድረግ አለባቸው? የህፃንነታችን ፎቶ ማስቀመጥ ይጠበቅባቸዋል ካልሆነ ግን ለእኛ ልዩ ትዝታን አናስቀርም ማለት ነው። ለምሳሌ እኛ አድገን ልጆችን ስንወድ የልጅነትን ፎተ ስጠን ሊሉን ይችላሉ ስለዚህ እንደዛ በሚሉን ጊዜ መልስ ከምናጣ የድሮ ፎቶዎቻችንን ቀርጸን በአግባቡ ብናስቀምጥላቸው እኔ ሀሪፍና ተመራጭ መስሎ ይሰማኛል። ስለዚህ ብዙ ሰዎች የህፃንነታችን ፎቶ ማስቀመጥ ቢኖራቸው በጣም ይሻላል የሚል እምነት እና አስተሳሰብ አለኝ። እኔም የድሮ ፎቶዎችን ለማስቀመጥ ያልጣርኩበት ያልሄድኩበት ነገር የለም። ምክንያቱ አስፈላጊ ስለሆነ ማለት ነው። የልጅነታችን ብቻ ሳይሆን የድሮ ፎቶዎቻችን ብቻ ሳይሆን አሁንም ያለንበት ጊዜም ፎቶዎችን ማስቀመጥ ይኖርብናል። ምክንያቱ የአሁን ፎቶዎችን ካስቀመጥናቸውም ለትውልድ እናስተላልፋለን። ምክንያቱ አሁን ደግሞ የአሁን ጊዜ አልፎ ደግሞ ድሮ የድሮ ጊዜ ስለሚባል የአሁን ወቅት የወጣትነት ዘመናችንን ማስቀመጥ ይኖርብናል ማለት ነው። በወጣታችንን መስለን የነበርነው ምን አይነት መልክ እንደነበረን ምን አይነት አቋም እንደነበረን የሚያስመለክት የድሮ ፎቶዎችን ቀርጸን ለትውልድ ብናስተላልፍ እኔ ከሁሉ ጥሮ መስሎ ይሰማኛል። እና የድሮ ፎቶዎችን እኔ ማስቀመጥ በጣም እችላለሁ በጣምም እወዳለሁ። እንዲሁም የወንድሞቼ ፎቶዎችም አስነስቼዋለሁ ምክንያቱም እኔ ከቤታችን የመጀመሪያ ልጅ ነኝ ማለት በኩር ነኝ። በኩር ስለሆንኩኝ ደግሞ ከእኔ ታናሾቹ ያሉ ልጆች ደግሞ የነሱ ፎቶዎችን እኔ አስቀምጬላቸዋለሁ ምክንያቱም ሲያድጉ ፎቶዎቼን ስጡን ቢሉን እንሰጣቸዋለን እናሳያቸዋለን ማለት ነው። ስለዚህ ይሄ ደግሞ ደስ የሚል ነገር ስለሆነ አሳጥበን በሚገባ ማስቀመጥ ይጠበቅብናል።

ማር ትወዳለህ የሚለው አዎ ማር እወዳለሁ። ማር ብዙ ጥቅሞች አሉት። እንደውም አሁን እኔ ማር ስበላ ነው የነበርኩት ወደዚህ የድምጽ ቅረጻ ከመምጣቴ በፊት ማለት ነው። እና ማር በጣም ደስ የሚል በጣም ጣፋጭ ነው። ከማር በላይ እዚህ አለም ይጣፍጣል የሚለው ነገር። በተፈጥሮ አይቆይም። እርግጥ ሰው ሰራሽ ሊቆይ ይችላል ማለት። አንድ ነገር ከተለያየ ነገር ጨምረው ጨማምቀው የሚሰሩት ነገር ሊቆይ ይችላል። ግን እኔም ማር በጣም የምወድበት ምክንያት ተፈጥሮዊ ከሆነ። ልዩ ችልታ ያላቸው ንቦች። ከተለያዩ እጽዋቶችን ቀምመው የሰሩት ናቸው ግን። ደግሞ ንብ በጣም የምትገርመኝ ነገር ኮስዋ ነው። የማር ማለት ነው። ግን ይሄ ሲሆን ምን አይነት አድርጋ እንደምታወጣው እኔ በጣም እደነቃለሁ በጣም ይገርመኛል ማለት ነው። ስለዚህ ማር በጣም ጣፋጭ ነው። ጣፋጭነቱ የተነሳውም አብዛኛው ማህበረሰባችን ይወዱታል ማለት ነው። እና ይሄ ጣፋጭ የሆነ ምግብ እኛ በሚገባ መመገብ ይጠበቅብናል። ማር ደግሞ የተሻለ የሆነበት ምክንያት አንደኛ በጣም ጉልበት ሰጪ ነው። ጉልበት ሰጪ ስለሆነ ጉልበት በመስጠት ደግሞ ብዙ ነገር ለእኛ ይሰጠናል። ጉልበት የሚሰጡ ምጎች በጣም ብዙ ናቸው። ግን ከፍተኛ በሚባል ደረጃ ጉልበትን ከሚሰጡ የምግብ አይነቶችን ማርን የሚወዳደረው ነገር የለም። ስለዚህ ማርን በአግባቡ መመገብ ማርን ለጣንነታችን በጣም ወሳኝ ነው። ማር በምን በምን ሰዓት ትመገባለህ? ወይም ማር በምን ሰዓት ትልሳለህ? ካላችሁኝ ማር እኔ የምጠቀመው ከጧቱ ሁለት ሰዓት አካባቢ የሀበሻ ዳቦ በማር አድርጌ እጠቀማለሁ። የሀበሻ ዳቦ በማር ስንጠቀመው በጣም የሚጥም እና በጣም አሪፍ ነው። ስለዚህ ሰዎች ይሄን ቢሞክርት እመክራቸዋለሁ ማለት ነው። ስለዚህ ማር በሀበሻ ዳቦ በጣም ምርጥ ስለሆነ ልንበላበት ይገባል። ሌላው ደግሞ ማር የምንጠቀመው በሻይ መልኩ መጠቀም እንችላለን። ማር ከውሃ ጋር እንቀላቅለው ርና በእሳት ይፈላል ማለት ነው። እና በደንብ ከፈላ በኋላ አውርደን እንጠጣዋለን ስለዚህ ስንጠጣው ደግሞ በጣም ምርጥ ይሆናል ማለት ነው። እና ሰውነታችንን ለመገንባትም ማር ከሁሉ ነገር የተሻለ ነው። ሰውነታችን ለስልስ እንዲሆን ያደርገዋል ማለት ነው። ማር ከተለያየ ሀገር የሚመጣ ሳይሆን በኢትዮጵያ ውስጥ የሚገኝ ተፈጥሮአዊ የሆነ ነው ማለት ነው። እና በጣም ብዙ ማሮች በኢትዮጵያውያን አሉ ሶስት አይነት የማር አይነት አለ ነጭ አለ። ነጭ ማር አለ። ቀይ ማር አለ። ከዛ ነጭ እና ቀይ የተደባለቀበት ማርም አለ። እና እነዚህ ማሪዎችም ጣዕማቸውን ይለያያሉ። እኔ ከእነዚህ በጣም የምወደው ማር ነጭ ማር ነው። ነጭ ማር የወደድኩበት ምክንያት አንደኛ በጣፋጭነቱ በጣም ምርጥ ነው ሁለተኛ ደግሞ ቀይ ማር ቶሎ እንድንጠግብ እና ቶሎ እንዲሰለቸን ያደርገናል ነጭ ማር ግን የተሻለ ነው። ለብዙ ሰዓታትን ብንመገበው የማይጠገብ ነው። ስለዚህ ማር እኔ በጣም ነው የምወደው በማርም መመገብ ለኔ በጣም ደስታ ይሰማኛል።

ፀሀይ ስትጠልቅ መመልከት ትወዳለህ የሚለው? አዎ ፀሀይ ስትጠልቅ መመልከት እወዳለሁ። ፀሀይ የምትጠልቀው በኢትዮጵያ የሰዓት አቆጣጠር ከአስራ ሁለት ሰዓት እስከ አስራ ሁለት ከአርባ ደቂቃ ወይም እስከ አስራ ሁለት ከሰላሳ ደቂቃ አካባቢ ፀሀይ ትጠልቃለች እና ፀሀይን ስትጠልቅ መመልከት ደግሞ በጣም ጥሩ ነው። ምክንያቱ ይሄ የምንማርበት ምክንያት ብዙ መማር እንችላለን ፀሀይ ስትጠልቅ ማለት ነው። የእነዚህን እንኳን ባንማር ፀሀይ ስትጠልቅ መመልከት አንደኛው ሰውነታችንን ሙሉ ደክሞ የዋለ ማታ ፀሀይን ስንመለከት ሰውነታችንን በጣም ጥሩ ይሆናል። ይስማማብናል ፀሀይ ብርሃን ደግሞ ራሷን የቻለች ጉልበት ስላላት ስለዚህ ፀሀይ ደግሞ ስንሞቅ ሰውነታችንን ይፍታታል ማለት ነው ስለዚህ ሰውነታችንን አንዱ ከሚያፍታቱንና ሰውነታችንን ነፃ ከሚያረጉን ነገሮች አንዱ የፀሀይ ብርሃን ነው። በተለይ ሰዎች ፀሀይ ብርሃንን ጠዋትና ማታ ፀሀይን ቢሞቁ ለጤንነታቸው በጣም ጥሩ እንደሆነ የተለያዩ ጥናቶችን እያሳዩ ይገኛሉ እና እነዚህ ጥናቶችን በጣም ጥሩ ናቸው ጥሩ አድርገው ስለሚያስተምሩ ልንከታተላቸው ይገባል። አሁን ሰዎች ችግራቸው ፀሀይን ስትጠልቅ አናይም ስራ ይበዛብናል ይላሉ ግን ስራና ፀሀይን መመልከት ግን የተለየየ ነው። ፀሀይን ስትገባ መመልከት ራሱን የቻለ ጊዜ አለው በዚህ ጊዜ ደግሞ ሰው እረፍት ውስጥ ነው እንጂ ስራ ውስጥ አይደለም። ስለዚህ በእረፍት ጊዜ ደግሞ የተለያየ ተግባራትን ብንሰራ ምንም አይደለም ለማለት ነው። አብዛኛው ሰው እንደ ኢትዮጵያ እንደማውቀው ከሆነ በአስራ ሁለት ሰዓት ላይ ምንም የምሰራው ስራ የለም ሁሉ ቁጭ ነው የሚለው ማለት ይቀመጣል። ስለዚህ ከሚቀመጥ ፀሀይን ስትጠልቅ ቢመለከት ጥሩ ነው ማለት ነው። ፀሀይ ስትጠልቅ በጣም ደስ የሚል ከለር አላት በጣም ደስ የሚል ድምቀት አላት ማለት ነው ይሄ ድምቀቷን እየፈዘዘ እየፈዘዘ ከዛ እንደዛ እያለን እየጨለመ ትሄዳለች ማለት ነው አለምን በሙሉ ስታበራ ውላ ከዛ ማታ ትገባለች ማለት ትጠልቃለች ማለት ነው። አንዳንድ ሳይንስቶች መሬት ናት እንጂ ፀሀይን አትዞርም የሚሉ አሉ። እንደ ኢትዮጵያውያን ግን ይሄ አካሄድ አንቀበለውም እኛ ምን እንላለን መሬት አትዞርም ፀሀይ ናት የምትዞረው እንላለን። እንዲያውም በዚህ የተጠየቀው ምንድነው ፀሀይ ስትጠልቅ መመልከት ትወዳለህ ነው? እንጂ መሬት ስትጠልቅ አልተባለች ስለዚህ ፀሀይ ናት የምትጠልቀዋ ማለት ፀሀይ ናት የምትንቀሳቀሰው ማለት ነው ስለዚህ ፀሀይን በምስራቅ ወጥታ በምዕራብ ትገባለች ማለት ነው። እና በምዕራብ ስትገባ ፀሀይን የኔ ቤት ደግሞ ወደ ፀሀይ የምትጠልቅበት አንፈት ስለሆነ ሁል ጊዜ ፀሀይን ስትጠልቅ እመለከታለሁ። ሁለት ቤት አለኝ አንዱ ቤቴ ወደ ምስራቅ ነው ወደ ምስራቅ ማለት ወደምትወጣበት ነው አንዱ ቤቴ ደግሞ ወደ ምትገባበት ወደ ምዕራብ አካባቢ አንፈት ነው ማለት ነው። ስለዚህ እንደዚህ ስለሆነ ሁል ጊዜ ፀሀይ ስትጠልቅ እኔ እመለከታለሁ በጣም ደግሞ ደስ ይለኛል ማለት ነው። ፀሀይ ስትጠልቅ መመልከት የኔ ከሁሉ እንደዚህ የሚያረካኝ ነገር የለም። እና ፀሀይ ስትጠልቅ ደግሞ እኛ ጓደኞችን በአንድ ሆነን ተሰብስበን በአንድ ከፍተኛ ተራራ ወጥተን እንጫወታለን እያየን ፀሀይ ስትጠልቅ በጣም ደስታ ይሰማናል። ስለዚህ ፀሀይ ስትጠልቅ ደግሞ ከጠለቀች በኋላ ወደ ቤታችን ተመልሰን ቤታችንን ሄደን እናሳርፋለን እራታችን በልተንም ከዛ እንተኛለን ማለት ነው ስለዚህ ፀሀይ መመልከት በጣም ጥሩ ነው። እንዲያውም ለሽማግሌዎች ጠዋትና ማታ ወደ ደጅ እየወጡ ፀሀይን ቢሞቁና ፀሀይን ቢመለከቱ በጣም ጥሩ ነው ለጤንነታቸው ጥሩ ነው ማለት ነው። በሽምግልና ጊዜ አንድ ሰው ሲያረጅ በጣም ብዙ በሽታዎችን ይጫጫኑታል ስለዚህ እነዚህ በሽታዎች የሚቋቋሙት አንደኛው ፀሀይን በመሞቅ ነው ማለት ነው። ስለዚህ ፀሀይ ስትጠልቅ መመልከት ትወዳለህ ለሚለው ጥያቄ? አዎ ፀሀይ ስትጠል መመልከት እወዳለሁ ብዙ ጊዜም ፀሀይ ስትጠልቅ አይቼ አውቃለሁ።

በስራ ጊዜ እረፍት ታደርጋለህ የሚለው? በስራ ጊዜ እኔ እረፍት አላደርግም። በስራ ጊዜ እኔ የምወደው ስራ መስራት ነው። ብቻና ብቻ ማለት ነው። ስለዚህ እኔ በስራ ጊዜ እረፍት ማድረግ አንደኛው የስራው ህግ አይፈቅድም። አንድ ስራ ደግሞ የራሱ ህግ አለው። ለምሳሌ አንድ ሰው የሆነ ድርጅት ተቀጥሮ ቢሰራ። ያ ድርጅት የራሱ የሆነ ህግ የራሱ የሆነ የአሰራር ህግ ያወጣል። ስለዚህ እኔ የሚሰራቸው ስራዎች ወይም ተቀጥሬ እየሰራኋቸው ያሉት ደግሞ በስራ ጊዜ እረፍት አይፈቅዱም። አንድ ሰው ስራ የሚገባበት በኢትዮጵያውያን አብዛኛው የተለመደው ከጧት ሁለት ሰዓት እስከ ስድስት ሰዓት ነው። እና በዚህ ሰዓት ውስጥ ምንም እረፍት የሚባል የለም። ቀጥ ብለህ አንድ ብቻ ነው የምትሰራው ትኩረትህን ሙሉ በሙሉ ስራህን ታደርጋለህ ማለት ነው። ሌላኛው ደግሞ በስራ ጊዜ እረፍት ታደርጋለህ የሚለው በመካከለኛው እናደርጋለን። ከስድስት ሰዓት እስከ ስምንት ሰዓት ያለው በምሳ የምሳ ሰዓት ስለሆነ የምሳ ሰዓት ደግሞ ሁለት ሰዓት እረፍት ይሰጣል። ስለዚህ ሁለት ሰዓት አሳረፈው ሰው ከስምንት ሰዓት እስከ አስራ ሁለት ሰዓት ወይም እስከ አስራ አንድ ሰዓት ይሰራሉ። አብዛኛው ሰው ከስምንት ሰዓት እስከ አስራ አንድ ሰዓት ነው የሚሰራው የኢትዮጵያ ህዝብ ማለት ነው። እና እኔ ግን አብዛኛው የምሰራው ከ ከሁለት ሰዓት እስከ ስድስት ሰዓት። ከ ስድስት ሰዓት እስከ ስምንት ሰዓት ደግሞ እረፍት አደርጋለሁ ከዛ ከስምንት ሰዓት እስከ አስራ ሁለት ሰዓት እሰራለሁ ማለት ነው። እስከ አስራ ሁለት ሰዓት ምሰራው ደግሞ ስራዬን በደንብ ከፍ እንዲልልኝ እና የተለያዩ ደሞዝ ጭማሪም እንዲደረግብኝ ማለት ነው። ምክንያቱ አሁን የኔ ደሞዝ የምታረካ አይደለችም። የምታጠግብ አይደለችም። ስለዚህ የምታረካ የምታረካ ስላልሆነች ደግሞ በደንብ አድርገህ ሚያረካ ስራን መስራት ያስፈልጋል። ህጉ ሙሉ ጉልበታችን ማስወጣት ይገባናል ማለት ነው። ለምሳሌ እኔ አሁን ባደረኩት የድምጽ ቀረጻ ለኤአይ እየሰጠሁት ያሉት በሚገባ ጥራቱን የጠበቀ። ደስ የሚል በሚል ድምጽ መካከለኛ በሆነ ሰው ጸጥ ባለበት ነው እያካሄድኩት ያለሁት። አሁን በአሁን ሰዓት እያንዳንዱ ሰው ወይም ተኝቷል ወይም የተለያየ ፊልም እየተመለከተ ነው። እኔ ግን ጥሩ የሆነ ስራን እየሰራሁ እገኛለሁ ማለት ነው። እና ሰዎች በስራ ጊዜ እረፍት ማድረግ የለባቸውም። በስራ ጊዜ አንድ ብቻ ማሰብ አለበት ስራ ብቻ ማለት ነው። እዚህ አለም ስንኖር ያለ ስራ ስራ መኖር አንችልም። ያለ ስራ የሚኖር ሰው ማንም የለም። ስለዚህ ስራ ላይ ትኩረት እናድርግ እንፍጨርጨር እያንዳንዷ ስራን አለማይ ብለን መስራት ይጠበቅብናል። ሰዎች ዝም ብለው ቁጭ ብለው ጊዜያቸውን ማሳለፍ አይጠበቅባቸውም። ከስራ ጋር የተያያዘ ጥሩ ስራ እየሰሩ እረፍትን ቢያደርጉ ግን ከሁሉ ይመረጣል። እና ጥሩ ስራ ሰርተን ለምሳሌ በቀን ለአሥራ ስምንት ሰዓት የምንሰራ ከሆነ ስድስት ሰዓት ማሳረፍ ይጠበቅብናል። እንዲሁም በቀን አብዛኛው ሰው ግን አራት ሰዓት ከ አራት ሰዓት ጠዋት አራት ሰዓት እመ ከማታ ስምንት ሰዓት ብቻ ነው የሚሰራው አለ። እና ስምንት ሰዓት ሰራ ማለት ደግሞ ስንት? ሰዓት ማለት ነው አስራ ስድስት ሰዓት ያህል ደግሞ እረፍት አለው ማለት ነው ይሄ በጣም ከባድ ነው። ቢያንስ ሰው በቀላሉ በቀላሉ አስራ ስድስት ሰዓት ሰርቶ አስራ ስድስት ሰዓትንም ማሳረፍ ቢኖርበት የተሻለ ይመስለኛል። የሰው ልጅ አብዛኛው የሚያሳልፈው እድሜው በእንቅልፍ ነው እንቅልፍ ተኝቶ ነው የሚያስፈልግ የሚያሳልፈው ይሄ ደግሞ መሆን የለበትም። አንድ ሰው እንዲተኛ አይደለም የተፈጠረው። ጥሩ ሰርታ ሰርተው አለምን ቀይረው የአለምን እጥረት ተረድተው ያ እጥረትን የተሻሻለ ነገር ለማድረስ የሚፍጨረጨሩበት መንገድ ቢፈጠር እኔ የተሻለ መስሎ ይሰማኛል። እና እኔ ሁል ጊዜ እፍጨረጨራለሁ። የተሻለው ኑሮ የተሻለ ህይወት ለመኖር ማለት ነው። እና በስራ ጊዜ እረፍት ታደርጋለህ ለሚለው ጥያቄ እኔ በጭራሽ በስራ ጊዜ እረፍት አድርጌ አላውቅም። በስራ ጊዜ አንድ ብቻ ነው የማስበው እሱም በስራ በስራ ጊዜ ስራዬን በአግባቡና ጥራት ባለው መልክ ሰርቼ ማስረከብ። ወይም ለአለቆች ሊሆን ይችላሉ ለደንቦቹኞችም ሊሆን ይችላሉ። ስለዚህ በስራዬ ጊዜ ምንም ነገር ወደኋላ አልልም። አንዴ ብቻ ነው የማስበው እንስሳዬ ስራዬ ብቻ ነው የማደርገው።

ዋይፋይ ትጠቀማለህ የሚለው? አዎ ዋይፋይ እጠቀማለሁ። እንደውም አሁን እየተጠቀምኩት ያለሁት ዋይፋይ ነው። ዋይፋይ በጣም አስፈላጊ ነው። ሁለት አይነት የኢንተርኔት መልኮች አሉ ኢትዮጵያ ውስጥ። አንዱ ዳታ ነው ሁለተኛው ደግሞ ዋይፋይ ነው። ስለዚህ ዋይፋይ እና ዳታ እኩል የሚሰጡን ጥቅም ቢኖር ቀጥታ የሆነ ነገሮችን እንድንከታተል ያደርጉናል ማለት ነው። ለምሳሌ የተለያዩ ነገሮችን በመስመር ላይ ለመከታተል የተለያዩ የመስመር ስራዎችን በመስማት ለመስራት ምን ያስፈልጋል? ኢንተርኔት ዋይፋይ ወይም ዳታ ያስፈልገናል ማለት ነው። ስለዚህ እኔ ደግሞ ዋይፋይ እጠቀማለሁ ዋይፋይ የኔ ቀጥታ ተሰክቶ የሚሰራ ነው። እንጂ ባትሪን የሚያጠራቅም አይደለም። አንዳንድ ዋይፋዮች አሉ ባትሪን የሚያጠራቅሙ ማለት ነው። እና እነዚህ ያጠራቀሙትን ደግሞ መብራትን በሚጠፋበት ጊዜ ሰዎች እንዲጠቀሙ ያገለግላሉ ይገለገሉበታል። ስለዚህ አንዳንድ ሰዎች ግን ቀጥታ አይገለገሉበትም ምክንያቱም የኔ አሁን ቀጥታ በኤሌክትሪክ ቻርጅ የሚደረግ ስለሆነ ወዲያውኑ መብራት ከጠፋ ወዲያውኑ ይጠፋል ማለት ነው። ይህ አንድ የዋይፋይ ደካማነቱ ይሄ ነው። ሌላው ዳታ ደግሞ በጣም ከበድ ያለው ነው ከዋይፋይ ምክንያቱም አንደኛው ዳታ በጣም ብዙ ገንዘብ ነው የሚበላው። ለምሳሌ እለታዊ ነገር እለታዊ ጥቅል ገዝተን ዳታ ለመግዛት ብናስብ በአንድ ቀን ውስጥ እስከ ሃምሳ ብር አያውለንም የሃምሳ ብር ማለት ነው። ስለዚህ በዳታ ሲሆን ገንዘባችንን በጣም ከፍተኛ ወጪ እናደርጋለን። ስለዚህ ከፍተኛ ወጪን የምናደርገው በዳታ ነው። ኢንተርኔት ግን የተሻለ ነው ኢንተርኔት ወይም ዋይፋይ የተሻለ ያልኩበት ምክንያት ደግሞ ዋይፋይ ለአመት ለሁለት አመት ነው የምንጠቀመው። ስለዚህ በአንድ ጊዜ አስረን ለብዙ ጊዜ ያገለግለናል ለብዙ ጊዜ እንጠቀመዋለን ማለት ነው። ስለዚህ ሰዎች ዋይፋይን ከዳታ መምረጥ አለባቸው። ምክንያቱም ዋይፋይ አንደኛ ፍጥነት አለው ፍጥነት ስላለው ደግሞ የተለያዩ ተግባራትን እንድናከናውን በፍጥነት ይረዳናል። ሌላ ደግሞ ዋይፋይ ብዙ ሰዎችን ማስጠቀም ይችላል። በጣም ብዙ ሰዎች እስከ አንድ ሞቶ ሰዎች ምናምን የሚያስጠቅሙ በጣም ትላልቅ ዋይፋዮች አሉ። የኔ ደግሞ እስከ አስር ሰዎች ታስጠቅማለች አስር ሰዎች በአግባቡ በጣም ፈጣን ሆኖ ያገለግላል ማለት ነው። እና ዋይፋይ በጣም ብዙ ጥቅሞች አሉት። እነዚህ ጥቅሞችን ተረድተን የዋይፋይ ጥቅምንም ተረድተን ጥሩ ሆነን መስራት ይጠበቅብናል። ዋይፋይ ተገዝተን ዋይፋይ ተጠቃሚዎች ሆነን ግን ዝም ብለን እንደ ቲክቶክ ምናምን ነገር እያየንበት የምውል ከሆነ ግን ለእኛ በጣም ችግር ነው ስለዚህ ችግር ኪሳራ ነው ማለት ነው ስለዚህ ኪሳራ እንዳይሆንብን ዋይፋይን በአግባቡ መጠቀም ይኖርብናል። እኔም ዋይፋይ በአግባቡ ነው የምጠቀመው ለጥሩ ነገር ማለት ነው። ብዙ ስራዎችን እሰራበታለሁ። ለምሳሌ አሁን እኔ እያደረኩበት ያለሁት እየተጠቀምኩበት ያለሁት ዋይፋይ ነው ዋይፋይ ደግሞ በጣም አሪፍ በጣም አዋጭ ነው ማለት ነው። ስለዚህ አዋጭ ስለሆነ ደግሞ ሰዎች ይህንን ይመርጣሉ አንደኛ ፍጥነቱ ጥሩ ነው። ሁለተኛ ደግሞ የተለያዩ ተግባራትን እንድናከናውን ያግዘናል ማለት ነው። ስለዚህ ዋይፋይን ይህ ያህል ጥቅም ካለው ይህንን ተረድተን በተሻለ መልኩ የተሻለ ስራን ለመስራት መሞከር የኛ ሀላፊነት መሆን አለበት። አለበለዚያ ግን ዋይፋይ ገዝተን ዝም ብለን የማይረባ ነገር የምንከታተል ከሆነ በጣም ከባድ ነው። አሁን በኢትዮ ቴሌኮም መልክ ዋይፋይ የአመት የሚገዛው አስራ ስድስት ሺህ ነው። ድሮ አስራ ሁለት ሺህ ነው የነበረው አሁን ግን አራት ሺህ ያህል ጭማሪ ተደርጎበታል ማለት ነው። ስለዚህ አራት ሺህ ጭማሪ ተደርጎበት አስራ ስድስት ሺህ ለአመት ከፍለን ጥሩ ገቢ የማናገኝበት ከሆነ ግን ለእኛ በጣም ከባድ ኪሳራ ነው። ስለዚህ ኪሳራ እንዳይሆንብን ዋይፋይን በአግባቡ መጠቀም ይኖርብናል። ካልሆነ ደግሞ ለየእለቱ ዳታን መግዛት ይሻላል ዋይፋዬን ገዝተን ከማንጠቀመው ማለት ነው። ስለዚህ ዋይፋይን ትጠቀማለህ ለሚለው ጥያቄ? አዎ ዋይፋይን እጠቀማለሁ። ብዙ ጊዜ አብዛኛው ጊዜ ቤቴ ስቀመጥ እኔ የምጠቀመው በዳታ ሳይሆን በዋይፋይ ነው። ስለዚህ እኔ የዋይፋይ ተጠቃሚ ነኝ

በፍጥነት መተየብ ትችላለህ ለሚለው ጥያቄ? አዎ በፍጥነት መተየም እችላለሁ። በፍጥነት ለመተየም አንደኛው ልምምድ ያስፈልገዋል። ከሰዎች ጋርም ትውውቅ ያስፈልገናል። ማለት ለሰዎችን አይን አፋር መሆን የለብንም ሰዎችን ስናይ ብለን የምናፍር ከሆነ ግን በፍጥነት ለመተየብ ሊከብደን ይችላል ማለት ነው። ግን ይሄ ቢሆን እንጂ በፍጥነት መተየብ ግን መለማመዱ በጣም ቀላል ነው በልምምድ ሚስተካከል ነው ማለት ነው። አንዳንድ ችግሮች አሉ በልምምድ ማንፈታቸው ማለት ነው። እንደነዚህ አይነት ያሉ ተግባራት ግን ተለማመደን ቢሆን ሊፈቱልን የሚችሉ ናቸው። ስለዚህ እኔ በፍጥነት መተየው የቻልኩበት ምክንያት መጀመሪያ ጊዜ በፍጥነት ለመተየብ በጣም ይከብደኝ ነበር። እንዴት ብዬ በፍጥነት እንደምተይ ራሱ ይጨንቀኛል ማለት ነው። ኋላ ኋላ ግን እያስተካከልኩኝ ሲመጣ እየተረዳኝ ሲመጣ ግን በፍጥነት መተየብን አወቅኩኝ ማለት ነው። ስለዚህ ይሄ ያወቅኩበት ወይም በፍጥነት መተየብ የቻልኩት አንደኛው የተለያዩ መድረኮችን ወጥቼ ስህተቴን በማስተካከል ነው ማለት ነው። ለምሳሌ መጀመሪያ ላይ በመድረክ ሲወጣ በፍጥነት መተየብ አልቻልኩም ነበር። ግን በዛ ጊዜ ሰውነቴ ይንቀጠቀጣል ከዛ ደግሞ ረጋ ብዬ እመልስ ነበር። ከዛ በኋላ ግን እየተለማመድኩኝ እያበዛሁት እያበዛሁት ሲሄድ በጣም ጎበዝ በፍጥነት ተያቢ ሆንኩኝ ማለት ነው። ስለዚህ ያወቅኩት ከስህተቴ ነው። ሰው ደግሞ ከስህተቱ ማወቅ አለበት። ስህተት ውስጥ መኖር ነው ከባድ እንጂ ስህተትን ተምረህ አሻሽለህ የተሻለ ሰው መሆን ለእኛ የሚገባን ነገር ነው። ስለዚህ ይህንን ተረድተን ችግራችንን አውቀን በፍጥነትን መተየብ ችለን ሀገራችንና ኢኮኖሚያችንን ብናሳድግ በጣም ጥሩ ነው ማለት ነው። ለምሳሌ አንድ ነገር ምርት ለመሸጥ ግዴታ በፍጥነት መተየብ ያስፈልጋል። ለደንበኞችን በሚገባ በፍጥነት ተይበን ለእነሱ በደንብ በሚገባ ነገር ካላስረዳናቸው ትተውን ሊሄዱ ይችላሉ። አይ ይሄማ ትክክለኛ ምርት አይደለም። ትክክለኛ ምርት ቢሆን ኖሮ እኮ በጣም በደንብ አድርጎ ግልጽ አድርጎ ሊያስረዳን ነበር ብለው ሊናገሩ ይችላሉ ማለት ነው። ስለዚህ እንደዚህ እንዳይሆንብን በፍጥነት መተየብን ማወቅ ይኖርብናል። ምክንያቱም በፍጥነት የሚተይቡ ሰዎች እጅታቸው በዛ ልክ ነው የበዛም ማለት ነው። ስለዚህ ተቀባይና እጅታቸው ስለሚበዛ ደግሞ እኛንም ተቀባይነታችንን ጥሩ እንዲሆንልን በፍጥነት መተየብ ማወቅ ይኖርብናል ማለት ነው። አባቴ ለምሳሌ በፍጥነት መተይብ በጣም ጎበዝ ነው። በፍጥነት ሲተይ ማንም አይወዳደረውም በጣም ይገርመኛል አባቴ ማለት ነው ልዩ ልዩ ተውሆ አለው ልዩ ችሎታ ማለት ነው። ምክንያቱም በፍጥነት ሲተይም ሰዎችን በሰዎች ዘንድ በጣም ተቀባይነት ያገኛል። ስለዚህ ከእሱ ተቀባይነትን ተምሬ ደግሞ እኔ በጣም ብዙ ተግባራትን በጣም ብዙ ስራዎችን ሰርቻለሁ። ስለዚህ እነዚህ ስራዎችን ለመስራት ያደረገኝ አንዴ በጣም በፍጥነት ለመተየብ ባለን ተናሳሻነት ነው። አንድ ሰው ግን የማይነሳ ለስራ ያለው ፍላጎት ቀዝቃዛ ከሆነ በጣም ያስጠላል ማለት ነው። ስለዚህ በፍጥነት መተይብ ለራሳችን ነው። ለራሳችን እውቀት ለራሳችን ፍላጎት ነው። እና ይህንን ተረድተን በፍጥነት ብንተይብ ለራሳችንንም ለሀገራችንንም ጥሩ ገጸ በረካትን እናስረክባለን ማለት ነው። ስለዚህ ሰዎች በፍጥነት እንዲተየው ምን ማድረግ ይጠበቅባቸዋል ብንል አንደኛው ዝም ብለው ወጥተው መድረክን መናገር ይቆይባቸዋል። ለምሳሌ አንድ ባህርን የሚዋኝ ልዩ ችሎታ ያለው ዝም ብሎ ሀሳብ አይደለም የሚማረው። በአካል ሄዶ ነው መማር የሚኖርበት ማለት ነው። ስለዚህ በአካል ሄዶ እንዴት እንደሚዋኝ ግዴታ እዛ ባህር ሄዶ መሞከር ይጠበቅበታል። ስለዚህ እንደዚህ ሁላ በፍጥነት ለመተየብም መድረክ ወጥቶ መናገር ያስፈልጋል ማለት ነው። ሌላ ደግሞ በፍጥነት መተየብን የሚያነሱ የተለያዩ መጽሐፍቶችን አጋዥ የሆኑትን እነሱን መጠቀምም የተሻለ መስሎ ይሰማኛል። ስለዚህ ሀሳብን ለማጠናቀቅ ያህል በፍጥነት መተየብ ትችላለህ ለሚለው? አዎ እኔ በፍጥነት መተየም እችላለሁ።

የቪዲዮ ጥሪ ታደርጋለህ ለሚለው? አዎ የቪዲዮ ጥሪ አደርጋለሁ። ምክንያቱ የቪዲዮ ጥሪ የማደርገው ደግሞ ከብዙ ሰዎች ጋር ነው። እነዚህ ሰዎች ደግሞ ብዙዎች ናቸው ያልካቸው በተለያዩ ስራ የተጠመዱ ማለት ነው። ለምሳሌ እኔ አዲስ አበባ ዩኒቨርሲቲ ተማሪ ስለሆንኩኝ ከጓደኞቼ ጋር በዋትሳፕ ይሁን በቴሌግራም የቪዲዮ ጥሪ አደርጋለሁ። እና የቪዲዮ ጥሪ ሳደርግ ደግሞ የተለያዩ መልእክታትን ተቀብዬ ተግባራዊ እንዳደርጋቸው ያግዘኛል ማለት ነው። እና ሰዎች ቪዲዮ ጥሪ ቢያደርጉ በጣም ተመራጭ ነው። አንደኛው ቪዲዮ ጥሪና በአካል መገኘት ተመሳሳይ ነው ምክንያቱም በአካል እያየነው ነው የምንናገረው ዝም ብለን በድምጽ ከሆነ ግን ትንሽ ከበድ ይላል ወይም የተወሰነ መተማመንን ሊቀንስብን ይችላል ማለት ነው። በቪዲዮ መደወል ወይም በየቪዲዮ ጥሪ ማድረግ ግን ታማኝነታችንን ሊጨምርልን ይችላል ማለት ነው። እዚህ አለም ደግሞ እንደ ታማኝነትን ማግኘት የሚመስል በጣም ጥሩ ነገር የለም ብዬ አምናለሁ እኔ። ምክንያቱም እዚህ አለም እኔ ከሁሉ የምወደው ነገር ታማኝነት ነው። ታማኝነት ጥሩ ነው ለሰዎች ፍቅር መስጠት ጥሩ ነው ማለት ነው ስለዚህ ለሰዎች ፍቅር ከምንሰጣቸው መንገዶች አንደኛው የቪዲዮ ጥሪ በማድረግ ነው ማለት ነው። ሰዎች የድምጽ ጥሪ ብናረግላቸው ሊረሱን ይችላሉ ወይም ለእኛ ልዩ ፍቅር ላይኖራቸው ይችላል። የቪዲዮ ጥሪ ካደረግናቸው ግን በጣም ደስተኞች ሊሆኑ ይችላሉ ለእኛ ያላቸው አመለካከትም በጣም ጥሩ ሊሆን ጥሩ ሊሆን ይችላል ማለት ነው። ስለዚህ የቪዲዮ ጥሪ አንደኛው ከዩኒቨርሲቲ ጋር ያሉ ጓደኞቼን ማገኘው ማካሄደው ነው ማለት ነው። ሌላኛው የቪዲዮ ጥሪ የማደርገው ደግሞ ከስራ ባልደረቦቼ ጋር ነው ስራ ባልደረቦቼ የተለያዩ እቃዎችን በስልክ ያሳዩኛል በቪዲዮ ደውለው ማለት ነው። እና እነዚህ በቪዲዮ ጥሪ ተደርገው የሚታየው እቃዎችን ራሴን በአካል ገምግሜ እንድገዛቸው ያደርገኛል ማለት ነው። ስለዚህ የቪዲዮ ጥሪ እስከዚህ ያህል ጥቅሞች አሉት ሌላው የቪዲዮ ጥሪ ማድረጉ ደግሞ ጠቀሜታው ታማኝነትን ያሳድርብናል ስንገዛቸው ራሳችንን አይተን መርምረን ስለሆነ በዚህም ተቀባይነትን እናገኛለን ማለት ነው። ስለዚህ የቪዲዮ ጥሪ ማድረግ ለእኛ በጣም ትልቅ ነገር ነው እናድርግ ይገባል የተሻለ ሰው መሆን ይገባናል ማለት ነው። ምክንያቱም ከተሻለ ሰው ጋር ስንኖር የተሻለ ስራዎችን እናገኛለን የተሻለ ተግባራትን ስናከናውን ደግሞ የተሻለ ገንዘብን እናገኛለን ማለት ነው። በቀን እኔ የቪዲዮ ጥሪ የማደርገው ከአሥራ አምስት እስከ ሃያ ያህል የቪዲዮ ጥሪ አደርጋለሁ በቀን። ስለዚህ እነዚህ በቀን የማደርጋቸው የቪዲዮ ጥሪዎች ደግሞ ለተለያዩ ጥቅማ ጥቅሞችን አውላቸዋለሁ ግማሾችህ ከትምህርት ጋር የተያያዙ ግማሾችህ ከስልክ የተያያዙ ናቸው። ሌላኛው የቪዲዮ ጥሪ ማድረግ ጥቅሙ ደግሞ ከቤተሰብ ጋር ከሆነ ነው። ከቤተሰቦቻችን ጋር የቪዲዮ ጥሪ ስናደርግ የናፍቆት ስሜታችንን ይቀዘቅዛል። ለምሳሌ አንድ ሰው ከቤተሰቡ ተለይቶ ለምሳሌ ኢትዮጵያ አባትና እናት የሆኑ እሱ ግን አሜሪካ የሆነ ሰው የቪዲዮ ጥር ቢያደርግ ሁል ጊዜ አባትና እናትን ስለሚመለከታቸው ስሜቱን ይቀንስበታል ማለት ነው። ስለዚህ አንድ ሰው በጣም እንዳይናፍቅ የቪዲዮ ጥር ቢያደርግ በጣም የተሻለ ይመስለኛል። የድምጽ ጥሪ ከሆነ ግን ድምጽ ብቻ ስለሆነ ደግሞ ጨምረን ናፍቆት እንዲገባብን ነው የምናደርገው። ስለዚህ ከ የድምጽ ጥሪ የሚሻለው የቪዲዮ ጥሪ ነው። ስለዚህ ሰዎች የቪዲዮ ጥሪ ሊያደርጉ ይገባል ማለት ነው። ስለዚህ ይህንን ሀሳቡን ለማጠናቀቅ ያህል የቪዲዮ ጥሪ ታደርጋለህ ለሚለው? አዎ የቪዲዮ ጥሪ አደርጋለሁ እንድያውም በቀን ከአሥራ አምስት እስከ ሃያ ያህል የቪዲዮ ጥርን ተቀብዬ አስተናግዳለሁ።

ማንቂያ ሰዓት ትጠቀማለህ ለሚለው አልጠቀምም። ማንቂያ ሰዓት የምትጠቀመው የነበርኩት ድሮ ከአምስት ስድስት አመት በፊት ነው። ምክንያቱም በዛ ሰዓት እኔ የምነሳው በጣም በከባድ የሆነ ተቀስቅሼ ነው። ስለዚህ የማንቂያ ሰዓት መጠቀም ጉዳት አለሁት። ለምሳሌ አንድ ሰው አእምሮውን እንዲደነዘዙ ከሚያደርጉት ነገሮች አንዱ ይሄ ጠዋት ጠዋት ሲነሳ ማንቂያ ሲጠቀም ማለት ነው። ስለዚህ አንድ ሰው በራሱ ሳይተማመን ማንቂያውን ተማምኖ ይተኛል። ስለዚህ ማንቂያውን ካልጠራ ግን በዛ አድርጎ ተኝቶ ያድራል። ግን አይምሮአችንን አምኖበት ያመነበትን ተግባር ራሳችንን ብንነሳ ይሻላል። እርግጥ ይሄ ለመሆን ብዙ ልምምድ ይጠይቃል። ለምሳሌ አንድ ሰው ከጥኋቱ አስራ አንድ ሰዓት ለመነሳት ፍላጎት ቢኖረው ሁል ጊዜ መነሳት ይጠበቅበታል። ያለምንም ነገር ያለምንም ማንቂያ ነገር ያለምንም ሰዎች ቀስቅሰውት ራሱን መነሰት ቢጀምር ሁል ጊዜ ይሄን ልማድ ይቆጠርበታል። ሰዎችም ሲያወሩትም በዛ በሚያደርገው ነገር ቢጠሩት በጣም ጥሩ ነው ማለት ነው። ስለዚህ ማንቂያ ብንጠቀም ያደነዝዘናል እንጂ ሌላ ነገር ጉዳት የለውም። ግን ተኝተን ከምናርፍድ ማንቂያ ነገር ብንጠቀም ጥር ነው። ማንቂያ አንደኛው ዝም ብሎ አይመጣም ከልምድ ጋር ነው። ልምድም ያስፈልገዋል ማንቂያ ለመጠቀም ስለዚህ ይሄን ማንቂያ ላለመጠቀም ልምድ ያስፈልጋል ማለት ነው። ለምሳሌ አንድ ሰው የሚገርመኝ ነገር ስምንት ሰዓት ሽንትን የሚሸና ከሆነ ሁል ጊዜ ስምንት ስምንት ሰዓት ሲል ሽንት ይመጣዋል ይሄ የተለመደ ተግባር ነው ማለት ነው። የተፈጥሮ ነገር ስለሆነ ስለዚህ ማንቂያ ሰዓት አይምሮአችንን እንዲደነዝዝ ስለሚያደርገን ማንቂያ ሰዓት ባንጠቀም ይሻላል ባይ ነኝ እኔ ማለት ነው። ስለዚህ ማንቂያ ሰዓት አንደኛው ጥሩ እንቅልፍ ቆይተን ከሆነ በጣም ስለሚረብሸን ያስጠላናል ሆዴ ነገር ተነስተን ድብርት ውስጥ እንገባለን ማለት ነው። ስለዚህ ተነስተን ድብርት ውስጥ እንዳንገባ የሚሻለው ነገር ማንቂያ ሰዓትን አለመጠቀም ማለት ነው። ስለዚህ ራሳችንን መነሳት ስንነሳ ደግሞ ለምሳሌ አስራ አምስት ሰዓት ስንነሳ ውሃ ፍታችንን መታጠብ ውሃ ስንታጠብ እንቅልፍ መጥቶብን የነበረው ያ እንቅልፍ ሙሉ በሙሉ ይለቅብናል። ስለዚህ ሙሉ በሙሉ እንቅልፋችንን እዲለቅ ፊታችንን በተነሳንበት ሰዓት ውሃ ማታጠብ ልንረሳ አይገባም ማለት ነው። ስለዚህ ሰዎች ማንቂያ ሰዓት ተጠቅመው ቢነሱ ከሚጠቀሙት ያህል የሚጎዱበት ይበዛል። ስለዚህ የሚጎዳን ነገር ነው ልንጠቀመው አይገባም ስለዚህ አግባብ ባለ መልኩ የማንቂያ ነገርን ባለመጠቀም ከልምዴ ጋር ወስደን በልምድ ብንነሳ እኔ ከሁሉ ነገር የተሻለ ነው ብዬ እደመድመዋለሁ ማለት ነው። ምክንያቱም አንደኛው ማንቂያ ነገር ስንጠቀም ግዴታ ማንቂያ መቁጠር አለበት ማለት ነው ስለዚህ አንዱ ራሱ የቻለ የምናወጣው ገንዘብ ነው ማለት ነው። ስለዚህ እዚህ አለም ስንኖር ደግሞ ገንዘብ ማውጣት ሳይሆን ገንዘብ ማስገባት መለማመድ አለብን። አንዳንድ ሰዎች አይተናቸው ከሆነ ሀብታቸውን ከሰው ልጅ ወደ ሰው ማይሸጋገር አለ ወደ ልጆቻቸው አይሸጋገርም። ምክንያቱም ልጆቻቸው አንደኛው ማንቂያ ሰዓትን ባለመጠቀም ሳይሆን ተጠቅመው ራሱ ስለማይነሱ ማለት ነው። ስለዚህ በአግባቡ ለመነሳት ጥሩ ልምምድን ያስፈልጋል በልምምድ ጊዜ ማንቂያ ብንጠቀም ጥሩ ነው። በልምምድ በኋላ ግን ይሄም አንቂያ ትተን ራስ በራሳችንን ተነስተን ጥሩ ነገር ብንሰራ ጥሩ ይመስለኛል ማለት ነው። ስለዚህ ማንቂያ ሰዓት ትጠቀማለህ ለሚለው እኔ ማንቂያ ሰዓት ከስድስት አመት በፊት ተጠቅሜ አውቃለሁ። በአሁን ግን ማንቂያ ሰዓት ተጠቅሜ አላውቅም።

የክላውድ ማከማቻ ትጠቀማለህ ለሚለው እኔ የክላውድ ማከማቻ ተጠቅሜ አላውቅም የክላውድ ማከመቻ ከሚጠቀሙ ሰዎች አባቴ አንድ ነው እናቴም የክላውድ ማካመጫን ትጠቀማለች። ይህ ግን ሁል ጊዜ ሳይሆን አልፎ አልፎ ነው። አልፎ አልፎ ይጠቀማሉ አልፎ አልፎ ግን አይጠቀሙም ስለዚህ እኔ የክላውድ ማከማቻ የማልጠቀመው ደግሞ ምንም አይነት ጥቅም ስለማይሰጠኝ ነው። አንድ ነገር ጥቅም ሲሰጠን ነው የምንጠቀመው ማለት ነው። ጥቅም የማይሰጠን ከሆነ ነገር ግን ላንጠቀምበት እንችላለን ማለት ነው ለምሳሌ እኔ የሆነ ልብስ ገዝቼ ማለብሰው ከሆነ ምን ያደርግልኛል መግዛቱ መግዛቱ ለኔ ኪሳራ ነው እንጂ ትርፍ የሚያስገኝልኝ ነገር አይደለም። ስለዚህ ሰዎች ትርፍ የሚያስገኝላቸው ወይም የሚጠቀሙት መሆን አለባቸው። ስለዚህ የማይጠቀሙት ከሆነ ነገር ማስራቅ ነው ያለባቸው። ለምሳሌ አንዳንድ ሰዎች ያለ አቅማቸው ጫማ በስምንት ሺህ በአስር ሺህ ይገዙና ግን የሚለብሱት በአመት ሁለት ጊዜ በሶስት ሶስት ጊዜ ነው እንደዚህ ከሚሆን የአቅማቸውን ጫማ ገዝተው ጥሩ የሆነ ተጠቃሚ መሆን ይሻላል ማለት ነው። እና እኔ እያንዳንዷ ነገር የማይጠቅመን ከሆነ አልጠቀመውም የሚጠቅመን ከሆነ ግን እጠቀማለው ማለት ነው። ስለዚህ የክላውድ ማከማቻ ትጠቀማለህ ለሚለው የክላውድ ማከማቻ እኔ ተጠቅሜ አላውቅም ከእንግዲም አልጠቀምም የሚል እምነት አለኝ። አባትና እናቴ ግን የክላውድ ማከማቻ ይጠቀማሉ ምክንያቱም እነሱ ጥሩ ደረጃ ስላሉ ማለት ነው እኔ ግን ተጠቅሜ አላውቅም።

ሰዎች እንዴት ታስተዋውቃለህ የሚለው ሰዎች ለማስተዋወቅ ብዙ ሊከብድብን አይችልም? ማለት ቀለል ያለ ነው። ሰዎች የምናስተዋውቀው መጀመሪያ እንጠራቸዋለን ሁለት ሰዎች ሰዎችን ስናስተዋውቅ ግን አንደኛው ተመሳሳይ አለማ ሊኖራቸው ይገባል። ለምሳሌ አንድ የቤተክርስቲያን ሰው ከአንድ ሲያከራም ሰው ብናስተዋውቀው ምንም መታወቁ ካለመታወቅ ጋር የሚያንስ ነገር አይደለም። ስለዚህ ሰዎች ስናስተዋውቅ ሁለት ሰዎች ተመሳሳይ አለማ ካላቸው ሰዎች ጋራ ማስተዋወቅ ይኖርብናል ማለት ነው። እኔም ሁል ጊዜ እንደዚህ ነው የማደርገው ተማሳሳይ የሆነ ከሌለው ግን ጥሩ አይደለም ማለት ነው። እና ሰዎችን እንዴት ታስተዋውቃለህ የሚለው? መጀመሪያ ሁለት ሰዎችን ወደ አንድ ነገር እጠራቸዋለሁ። ለምሳሌ የፈለኳቸው በስራ መልክ ከሆነ አንዱ አስመጪ ከሆነ አንዱ ደግሞ ተቀባይ ከሆነ እነዚህ ሰዎች ይዤ ሂጄ አስተዋውቃቸዋለሁ አስተዋውቄ ደግሞ ውጤታማ ስራን እንዲሰሩ ትንሽ የሆነ እደግፋቸዋለሁ ማለት ነው። እና ሰዎች ስናስተዋውቅ ጠርተን ሰላም እናስባብላቸዋለን ከዛ በኋላ ደግሞ ሰላምታ ከተቀያየሩ በኋላ ስማቸው ማን ማን እንዲሆኑ እንዲያወሩ እናደርጋለን ማለት ነው። እና ስራቸውን ስማቸውን መጀመሪያ ይቀድማል ምክንያቱም እያንዳንዱ ነገር ስም የሌለው የለም ያለ ስም ደግሞ የሚፈጸም ነገር ስለሌለም ማለት ነው። እና ስማቸውን ተዋቀው ከተዋወቁ በኋላ ወዴት ይሄዳል? የስራ የሚሰሩት የስራ አይነት ማለት ነው። እና እነዚህ ሰዎች ምን አይነት ስራ እንደሚሰሩ ከዚህ በፊት ምክንያት ስናስተዋውቅ ሁለቱን የምናውቃቸው ከሆነ ነው እኛ የምናስተዋውቀው ማለት ነው። እና ስናስተዋውቅ እንዴት እንደሆኑ ስራቸው ከምን ከምን እንደሆነ ምንኛ እውነተኛዎች ናቸው። ለሰውስ ምን አይነት ክብር አላቸው የሚለው በደንብ ማጣራት ያስፈልገናል። እና ሰዎችን እንዴት ታስተዋውቃለህ ለሚለው? በጣም ቀላል ጥያቄ ነው ምንም የሚከብድ ነገር የለውም። ሁለ ሰዎች መርጠን ለምሳሌ አስር ሰዎችን ማስተዋወቅ ይቻላል። ለምሳሌ ከአምስት ሰዎች በወላይ ከሆኑ ልዩ ፕሮግራምን አዘጋጅተን የትውውቅ መድረክን መክፈት እንችላለን እንዲያው በብዙ የቴሌቪዥን ጣቢያዎች የተውውቅ የተውውቅ ቀን የተውውቅ መድረክ እያሉ ጽሁፎች ይታያሉ መድረኮችም ይታያሉ። የትውውቅ ቀን ማለት ሰዎች ለሰዎች ሊሆኑ ይችላሉ። የተለያዩ ውጤታማ የሆኑ ነገሮችም ሊሆኑ ይችላሉ ውጤታማ መተግበሪያዎች ሊሆኑ ይችላሉ ማለት ነው። እና ግን እዚህ የተጠየቀው ምንድነው? ሰዎችን እንዴት ታስተዋውቃለህ ማለት ነው። አንደኛው እኔ የማስተዋውቀው ሰዎች ተከታታይ የሆነ ወደ መጨረሻ የሚዘልቁ ሰዎች ለምሳሌ አንዱ ትዕግስተኛ አንዱ ችኩል ከሆነ እነዚህ ሰዎች ባናስተዋውቃቸው ይሻላል። ምክንያቱ አንዱ በጣም ይቸኩላል አንዱ ደግሞ በጣም ረጋ ያለህ ከሆነ ማለት ነው። ስለዚህ ይሄ ነገር አስበንበት ልንተገብረው ይገባናል ማለት ነው። እና ብዙ ሰዎች በችኳለ ብዙ ነገር ነው የሚያልፍባቸው በጣም ብዙ ፈተናዎችም ይደርስባቸዋል ማለት ነው። እና እኔም አስተውዬ ነው ነገራትን ለማስተካከል የምሞክረው ካልሆነ ግን ይበላሽብናል ማለት ነው። ስለዚህ ሰዎች ስናስተዋውቅ መጀመሪያ ተመሳሳይ የሆነ አለማን ሊቆያቸው ይገባል። ተመሳሳይ አለማ ከሌላቸው ግን መልሶ መጥላታቸው አይቀርም። ስለዚህ ከሚጣሉበት ደግሞ ሚፋቀሩበት ስለሚበዛ ሰላም እናስባብላቸዋለን። ሰላም ካስባብልኳቸው በኋላ ደግሞ የስራ አይነታቸውን ያወራሉ። ከዛ በምን ስራ መቀጠል እንደበለባቸው ጓደኝነት ፍቅርን መመስረት እንዳለባቸው ይሁሉ እነግራችኋለሁ እና ሰዎችን በእንደዚህ አይነት መልኩ ነው። እኔ ማስተዋውቃቸው ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ የሚለው? መጀመሪያ ዝናብ የሚዘንበው እንደ ኢትዮጵያውያን በክረምት ወቅት ነው ማለት ሁል ጊዜ ዝናብ አይዝንብም። የክረምት ወቅት የሚባለው ደግሞ ከሰኔ ጀምሮ እስከ መስከረም ሃያ ሰባት ቀን ያለው ሃያ ስድስት ቀን ያለው የክረምት ወቅት እየተባለ ይታወቃል። አብዛኛው ጊዜ እንኳን መስከረም አምስት ቀን መስከረም ስድስት ቀን ከዛ በኋላ ዝናብ ላይዘንብ ይችላል። እና በዝናብ ወቅት በእነዚህ በክረምት ወቅቶች ግን ዝናብ ሲዘንብ እኔ የማደርገው ምንድነው? ስራ ቦታ ከቆየሁኝ ዝም ብዬ የጆሮ ማዳመጫዎችን አድርጌ ጆሮዬን ሸፍኜ ወደ ስራዬን ትኩረት እንዳደርግ አደርጋለሁ ማለት ነው። ቤቴን ከቆየሁ ግን እተኛለሁ ማለት ነው። ዝም ብዬ ቀጥ ብዬ መኝታ ክላስ ነው የምሄደው። እና ዝናቡ ዘንቦ እስኪጨርስ ድረስ እዚህ እተኛለሁ። እንደዚህ የማደርግበት ምክንያት አንደኛ በዝናቡ ጊዜ በጣም የቆርቆሮ ድምጾች የተለያየ ድምጾች ይረቡሽናል እና እነዚህ ድምጾች እንዳይረብሹኝ የተሻለ አመራጭ የምንጠቀመው መተኛት ነው ማለት ነው። በተለይ እኔ እንደ መብረቅ ንጎድጓድ የመሰሉትን በዝናብ ጊዜ የሚመጡትን እነሱ በጣም ያስፈሩኛል። በጣም እንደው እኔ በጣም የፈራሁት መብረቅ የመታበት ሊቅ ያውቃሉ ሁኜ እኔ ማለት ነው። እና ከዛ በኋላ ያለው ዝናብ ሲዘር እኔ ብዙ ጥንቃቄ ነው የማደርገው። ወደ ሰዎች ያሉበት ቦታ እሄዳለሁ። መኝታ ክላስ ከሆነም እተኛለሁ ማለት ነው። ለጥ ብዬ እተኛለሁ ዝናብ ከተወ በኋላ ሰዎች ቀስቅሰው ያነሱኛል ማለት ነው። እና ዝናብ ሲዘንብ እንደዚህ አደርጋለሁ አንዳንዶች ደግሞ ዝናብ ሲዘንብ ምን ያደርጋሉ? ወደ ዝናብ ይወጡና የዝናብ ውሃን ይሰበስባሉ ማለት ነው። አልፎ አልፎም እኔ ይሄ ነገር አደርጋለሁ። ዝናብ ሲዘንብ የዝናብ ውሃን እሰበስባለሁ ማለት ነው። ይሄ የዝናብ ውሃ ምሰበስብበት ምክንያት። አንደኛ ዝናብ ዘንቦ ስለሚደርቅ ለተወሰነ ለምሳሌ ዛሬ ዘንቦ በአራት ቀን በአምስት ቀን ሊዘንብ ይችላል። ስለዚህ በመካከል አትክልቶች ደግሞ መጠጣት ስላለባቸው ጥሩ ሆነው እስኪያድጉ ድረስ ውሃ ያስፈልጋቸዋል። ስለዚህ ውሃ ስለሚያድግ ስለሚያስፈልጋቸው ይሄ ውሃ ደግሞ ምን አደርጋለሁ ይሄ የሰበሰብኩት ዝናብ ሲዘንብ ያጠራቀምኩት ዝናብ። ለአትክልቶች አጠጣዋለሁ ማለት ነው። ሌላኛው ዝናብ የዘነበ እየዘነበ እያለ ዝናብ መሰብሰብ ጥቅሙ ልብሶችንና ቤቶችን ለማንጻት እንጠቀምበታለን። እንደውም ብዙ ጥናቶች ዝናብ የዝናብ ውሃ ልብሶችን በደንብ እንደሚያጠራ የተለያዩ አባቶች ይነግሩናል። የድሮ አባቶቻችን በጣም ምሁራን ናቸው። ምክንያቱም እያንዳንዱ ነገር ሞክረው ነው የሚናገሩት እንጂ ሳይሞክሩ አይናገሩም። እና ዝናብ የዝናብ ውሃ ደግሞ ልብሶቻችንን ጥራት እንዲኖራቸው ንጹሃን እንዲሆን ያደርጋል ማለት ነው። እና ዝናብ ሲዘንብ ከማደርጋቸው ነገሮች አንደኛ ምን አልኩኝ? የተለያዩ በስራ ቦታ ከቆየሁኝ በቢሮ ሊሆን ይችላል። በትምህርት ቤት ሊሆን ይችላል። እንዲሁም ከቤተሰቦቼ ጋር ወደ መዝናኛዎች ወደ ተለያዩ ሙዚየሞች ሄጄ ከቆየሁ እዛ ሆኜ የጆሮ ማዳመጫን ጆሮዬን እሰካዋለሁ ማለት ነው። እና ይሄ የጆሮ ማዳመጫ ደግሞ ቀዝቀዝ ያለ ሙዚቃ የማይረብሽ ድምጽ እየሰማሁ ያ ዝናብም ትኩረቴን እንዳይስበው አደርጋለሁ ማለት ነው። ሌላኛው ዝናብ ሲዘንብ ከማደርገው ቤቴን ከቆየሁ ደግሞ የምተኛበት ጊዜ አለ። ለጥ ብዬ የሚገርም ነገር እንቅልፍ ይወስደኛል እና ተኝቼ እንደ አዲስ አዲስ ጉልበት ይዤ እንደገና እነሳለሁ ማለት ነው። ሌላኛው ዝናብ ሲዘንብ ከማደርጋቸው ነገራት ደግሞ የዝናብ ውሃን እሰበስባለሁ። ይህ የዝናብ ውሃ የምሰበስብበት ምክንያት አንደኛው አትክልቶችን ውሃን ለማጠጣት ይሆናል። ሁለተኛ ደግሞ ልብሶችና ቤቶችን ለመጥረግ ማለት ነው። እንዲሁም ልብሶቻችንን ለማጠብ እንጠቀምበታለን ማለት ነው። ልብሶቻችን ቆሽሸው ከሆነ በሚገባ አድርገን አጥበን እንዲደርቁ ማድረግ በጣም አስፈላጊ ነው። ደግሞ ዝናብ ሲዘንብ ደግሞ የዝናብ ውሃ ለልብስ ያለው ጥራት በጣም የሚገርም ስለሆነ እነዚህን የመሳሰሉ ዝናብ ሲዘንብ ከማደርጋቸው ተግባራት። እነዚህ በግማሾቹ እነዚህ ናቸው።

የምትወደው መጠጥ ምንድነው? ለሚለው ጥያቄ በሌላ አለም በጣም ብዙ የመጠጥ አይነቶች ሊኖሩ ይችላሉ በኢትዮጵያ ውስጥም የተለያየ መጠጦች አሉ እነዚህ መጠጦች በሀገር ውስጥም በፋብሪካዎች በተለያዩ ፋብሪካዎች የተዘጋጁ ሊሆኑ ይችላሉ እንዲሁም በባህላዊ መልኩም የሚዘጋጁ መጠጦች አሉ እንዲሁም በሌላ ከሌላ ሀገር የሚመጡ መጠጦችም ሊቆዩ ይችላል ማለት ነው እና የምወደውን የመጠጥ ባህል በባህላዊ መልክ የተሰራ መጠጥ ነው ይሄ ደግሞ በባህል ጠላ እየተባለ ይታወቃል ስለዚህ ጠላ እኔ ከማንም በላይ አብልጬ የምወደው በማንም የማልተካው ነገር ቢኖር ይሄ ጠላ ነው ማለት ነው አንደኛው ጠላ በሌላ ማሽኖች ታሽጎ አይሸጥም ለምሳሌ ቢራ ብንጠጣ ብራ እየታሸገ ነው ታሽጎ የመጣነው ከየት እንደሠራ የተሰራ የምናውቀው ነገር የለንም ዝም ብለን እንጠጣዋለን ማለት ነው እንዲያው የሚገርመኝ አንዳንድ ጊዜ አንዳንድ የተለያዩ የብራ አይነታችን ጥቅማቸውን ሳናውቅ ምንም ጣዕም የሌላቸው ዝም ብለን እየመረረን ራሱ ሰው ጠጣውኝ ብለን እንጠጣዋለን ማለት ነው ስለዚህ ሰው ተጠቀመበት ብለህ መጠቀም ደግሞ መጨረሻው ገደል ነው ገደል ይዞን ይገባል ማለት ነው እና ሰዎች በራሳቸው መታማመን ይኖርባቸዋል መጠጥ የማይወድ ከሆነ አለመውደድ አልወድም ማለት ይችላል እንደገና መጠጥ መጠጥን የማይጠሉ ወይም የሚወዱ ከሆነ ደግሞ የሚስማባቸውን የመጠጥ አይነት መምረጥ በጣም ተገቢ ነው ማለት ነው እና አሁን እኔ ድሮ በጣም መጠጥ እጠጣ ነበር ከምጠጣቸው መጠጥ ደግሞ እንደ ሜስ ወይም ጠጅ የሚባለው ማለት ነው ሜስ በትግርኛ ነው ጠጅ ግን በአማርኛ ነው ማለት ነው ስለዚህ ጠጅ በጣም የሚወዱ ሰዎች አሉ የሚጠሉ ሰዎችን በዛ ልክ አሉ ከ ከጠላ ቀጥሎ ግን ጠጅ ይሻላል እንዴት መሰላችሁ አንደኛው ጠጅ ቤት ውስጥ የተሰራ ከሆነ በማር ነው የሚዘጋጀው ማለት ነው እና ማር ደግሞ በጣም ጥሩ ስለሆነ ለዚህ ደግሞ ልዩ ጣዕም እንዲኖረው ያደርገዋል በማር የተሰራ ማለት ነው እና በማር ደግሞ በጣም ታዋቂ ከሆኑ የኢትዮጵያ ሀገራት አንደኛው በትግራይ ክልል ነው በትግራይ ክልል የሚገርም በጣም የሚጣፍጡ የማር መጠጦች የተሰሩ አሉ በሜስ ሚሠሩ ማለት ነው ለምሳሌ ከሄድን ቴምቤን በሚባል ቦታ በጠጅ መጠጥ በጣም ታዋቂ ነው በጣም የሚግርም

ምግብህን ለሌሎች ማካፈል ትወዳለህ? የሚለው አዎ ምግቤን የሌላ ሰዎች አካፍላለሁ። ይሄ በጣም ጥሩ ነገር ስለሆነ ማለት ነው። አንድ ሰው ምግብን ለሌላ ሰው ባያካፍል አንደኛው ስስት ነው። ስለዚህ ስስት ደግሞ ጥሩ አይደለም። እኛ ያለንን ነገር ከሰው ጋር አብረን ብንጠቀመው በጣም ጥሩ ነው። ስለዚህ የዚህ አለም ላይ ስንኖር ዋና ነገር የምናተርፈው ነገር ቢኖር ሌሎችን ማካፈል ነው ማለት ነው። በምግብ ሊሆን ይችላል፣ በመድሃኒት ሊሆን ይችላል፣ በልብስ ሊሆን ይችላል፣ በጫማ ሊሆን ይችላል። ስለዚህ ለሌሎችን አካፍለን በጣም ጥሩ ነገር ብንሰራበት ይሻላል። ስለዚህ ምግብን ለሌሎች ማካፈል ከሚታወቁ ሀገሮች ልክ እንደ ኢትዮጵያ ያሉ ሀገሮች ማለት ነው። እንኳን ምግብን የተለያዩ ከባባድ የሚባሉ ስጦታዎችም የሚያበረክቱ ሰዎች አሉ። ለምሳሌ ምግብን ሌሎችን በማካፈል በጣም የሚወዱ ታዋቂያን የሆኑ የበጎ አድራጎት ማህበሮች አሉ። እነዚህ የበጎም አጋዳ የበጎ አድራጎት ማህበራት ደግሞ ከእነሱ ጋር ተባብረን ያለንን ነገር ለሌሎችን ማካፈል ማወቅ አለብን። ሰው ካለበት ነው የሚያካፍለው። ለምሳሌ ሰው አንድ ሰው አራት አምስት ሱሪ ካለው አንዱን ቀንሶ ለሌለው ሰው ቢሰጥ በጣም ጥሩ ነው። የሚከብደው ነገርም ስላልሆነ ማለት ነው። ስለዚህ ምግብህን ሌሎችን ማካፈል ልንወድ ይገባል። ይሄ ደግሞ የጨዋ ማህበረሰብ መገለጫ ነው። ስለዚህ ባህላችንም ስለሆነ ይህ ባህል ደግሞ ከትውልድ ወደ ትውልድ ማስተላለፍ ይጠበቅብናል። ዝም ብለን ቁጭ ብለን ካልሆነ ነገር መዋል አያስፈልግም። ምግብን ከሚበላሽብንም ማካፈል ጥሩ ነው። ሳይበላሽ ማለት ነው። እና እንደ እኔ የሚገርመኝ አንዳንድ ሰዎች ምግብን ከተበላሸ በኋላ ነው የሚያካፍሉት። ይሄ ሊሆን አይገባም። ማንኛውም ሰው የተበላሸ አይፈልግም። ጥሩ የሆነ ብቻ ነው የሚፈልገው ማለት ነው። እኔ ቢሆንም የተበላሸ ምግብ አልፈልግም። ሊያካፍል ከሆነ የተሻለ ገና ሳይበላሽ ጥሩ የሆነ ነው ማካፍለው ማለት ነው። ካልሆነ ግን ዝም ማለት ይሻላል ወይም መወርወር ያስፈልጋል ማለት ነው። እና ምግብን ምንም ሚከብድ አይደለም። እኛ ጥሩ ገቢ ካለን ለምግብ ሚያስጨንቅ ነገር ሊሆን አይችልም። ጥሩ ገቢ ያለው ሰው ጥሩ ነው። ምክንያቱም ገቢውን በጣም ጥሩ በጣም ብዙ ስለሆነ ማለት ነው። እና ምግብን ለሌሎች በማካፈል ከሚታወቁ ሀገሮች አንዷ ኢትዮጵያ ናት። በኢትዮጵያ ደግሞ ባህል መሰረት እንግዳ ተቀባዮች የሚባሉ አሉ ማለት ነው። ልክ እንደ በመጽሐፍ ቅዱስ እና በሌላ በታሪኮች እንደምናውቀው አብርሃም ማለት ነው። አብርሃም በጣም የሚታወቀው ለሌሎችንም ምግብ በመካፈል ነው። ቤቱን እንግዳ ካልመጣም እንደውም አይበላም ነበር አብርሃም ማለት ነው። ይሄ ደግሞ ምን ያህል የሰው ፍቅር እንዳለው የምንመለከትበት ነው። ያሁን ልጅ ግን እንኳን ምግብን ሌላ እንግዳ ሳይመጣ ሊበላ እንግዳ ቢመጣም የሚደብቅ አንዳንድ ማህበረሰቦች አሉ። እና ይሄ በጣም የሚያስጠላ ሊሆን የማይገባው ነገር ነው። ስለዚህ ምግብን ለሌሎች ማካፈል በጣም ምርጥና በጣም አዋጭ ተግባር መሆንን ተረድተን ማካፈል ይኖርብናል ማለት ነው። ስናካፍልን ደግሞ ከትርፋችን ቢሆን ይሻላል። ለምሳሌ አንድ ሰው አንዲት እንጀራ ይዞ ያቺ አንዲት እንጀራ ወይም አንዲት የሀበሻ ዳቦ ሙሉ በሙሉ ቢሰጠው እሱ በረሃብ ይቀጣል ማለት ነው። ይሄ መሆን የለበትም። መጀመሪያ እኛ ለራሳችን መኖር አለብን። ለራሳችን ሳንኖር ለሌላን መኖር ጥሩ አይደለም። ስለዚህ ምግብህን ለሌሎች ማካፈል ትወዳለህ? ለሚለው አዎ ምግብህን ሌሎችን ማካፈል እወዳለሁ። ብዙ ጊዜ ሌሎችን ምግብ ሌላቸውን አካፍያ አውቃለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? የሚለው እኔ የምሄደው ወደ ገበያ በሳምንት ሰባት ቀን ወደ ገበያ እሄዳለሁ ምክንያቱም እኔ የምሰራው ገበያ ላይ ስለሆነ ማለት ነው። አንዳንድ ሰዎች ስራቸው ገበያ ካልሆነ ቢያንስ በሳምንት አንድ ቀን በወር ሁለት ወይም ሶስት ቀን ሊሄዱ ይችላሉ። እኔ ግን በእያንዳንዱ ቀን ከጠዋቱ አንድ ሰዓት ተነስቼ ወደ ገበያዎችን እሄዳለሁ ማለት ነው። ገበያዎች እዤ ደግሞ የተለያዩ ስራዎችን እሰራለሁ። ለምሳሌ እቃ እገዛለሁ እቃውን እሸጣለሁ ትርፋም እሆናለሁ ማለት ነው። ዝም ብለን ግን እቃዎችን ሄደን ገበያ ዝንብለን ደርሰን የምንመለስ ከሆነ ግን ኪሳራ ነው። ስለዚህ ደርሶ መመለስ አንዱ ጊዜያችንን እናጠፋለን ጊዜያችንን ደግሞ ከማንም በላይ ውዱ ነገር ነው። እዚህ አለም ከተሰጠን ነገር በጣም በማን የማልተካው የማንተካው ነገር ቢኖር ጊዜ ነው። ጊዜውን የማይጠቀም ሰው ሰነፍ ይባላል። ስለዚህ ጥበብን የጎደለው ሰው ይባላል ማስተዋልን የጎደለው ሰው ይባላል። ስለዚህ እያንዳንዱ ሰው ጊዜውን በአግባብ መጠቀም አለበት ስለዚህ ገበያ ሄደን ውጤታማ ያልሆነ ስራ የማንሰራ ከሆነ ገበያን ባንሄድ ይመረጣል። ገበያ የምንሄድ ከሆነ ግን የተሻለ ስራ የተሻለ ውጤት የምናገኝ ከሆነ ግን ጥሩ ስራ ከሆነ ገበያ ሄደን ብንሰራ ጥሩ ይመስለኛል። እና ሰዎች ወደ ገበያ የሚሄዱት ገበያ ያለውን ነገርን ተገበያይተው ወደ ቤታቸው እንዲመለስ ነው። እኔ ግን ወደ ገበያ የምሄደው የራሴ የሆኑ እቃዎችን ለመሸጥ ነው ማለት ነው። እና ግዴታ እንዲሸጥ ደግሞ ያለኝ ቤት መከፈት አለበት። ሁል ጊዜ ሁለት ሰዓት ከጧቱ ከፍቼ እስከ ማታው አስር ሰዓት እቆያለሁ ማለት ነው። እና እስከዚህ ሰዓት ቆይቼ የምሸጠውን ሽጬ ያልተሸጠውን እንደዋስ የተወሰደውን ደግሞ ስማቸውን መዝግቤ ይዘዋለሁ ማለትን እና ሰዎች ወደ ገበያ ሲሄዱ በጣም ያነሰ አንድ ሁለት ሊሆን ይችላል። ከዛ ያለፈ ግን እኛ የምንሸጥ ነጋዴዎች ግን ግዴታ ነው ሁል ጊዜ መገኘት ይጠበቅብናል ማለት ነው። ስለዚህ ሄደን ተገኝተን ውጤታማ የሆነ ስራ ሰርተን መመለስ እንችላለን። ካልሆነ ግን ገበያ ሄደን ተመልሰን ኪሳራ ይሆንብናል ማለት ነው። ስለዚህ ሄደን ዝም ብለን ከምንደርስ ገበያውን ቃኝተን እንኳን ብንመለስ ጥሩ ነው። ምክንያቱ ሄደን ባንገዛ እንኳን ገበያን ቃኝቶ ስንመለስ አዲስ አበባ ባለው መርካቶ ለምሳሌ ሂደን በየቀኑ ለአንድ አንድ ሰዓት መርካቶን ዞር ዞር ብለን የሚሸጠውን አይተን ብንመለስ ሰላሳ ቀን ብናደርግ እርግጠኛ ነኝ የሆነ ለውጥ ይቆያል። አምላክ የሚያደርገው ስለማይታወቅ የሆነ ለውጥ ይቆያል ማለት ነው። ስለዚህ በዚህ ምክንያትም ደግሞ ከብዙዎች ሰዎች ልንተዋወቅ እንችላለን። የገበያ ዋና ጥቅም ምንድነው? ከሰዎች ጋር ትስተዋወቃለህ ነው ስለዚህ ከሰዎች ጋር ማትተዋወቅ ከሆነ በጣም የሚያስጠላና በጣም የሚከብድ ነገር ነው። ስለዚህ እያንዳንዱ ሰው ገበያ ሲሄድ የሆነ አላማ ይዞ መሄድ አለበት። አንድ ሰው በሞባይል የሚሸጥበት ቦታ ከገባ አሁን የሞባይሎችን ዋጋቸውን ምን አይነት ሞባይል የስንት እንደደረሰ ምን አይነቱ ሞባይል ደግሞ እንደቀነሰ ማወቅ ይችላሉ። ግን እንደዚህ አይነት ያሉ ስልኮች ወይም እንደዚህ አይነት ነገር ያሉ ነገሮች አዋጭነታቸው ያን ያህል ላይሆን ይችላል። ስለዚህ ሀሳብን ለማጠናቀቅ ምን ያህል ጊዜ ወደ ገበያ ትሄዳለህ? የሚለው በሳምንት ለሰባት ቀናት ያህል ወደ ገበያ እሄዳለሁ ማለት ነው። ስለዚህ ወደ ገበያ ሄጄ ደግሞ ያለኝን ለመሸጥ እጠቀማለሁ።